ግብ ማለት ማድረግ የምንፈልገው ነገር መድረስ የምንፈልግበት ቦታ ማለት ነው። ለምሳሌ ስለ ግብ ምናወራ ከሆነ ለምሳሌ ወደ ስፖርቱ ብንወስደው። ለምሳሌ እግር ኳስን እንደ አንድ ምሳሌ ብንወስድ የእግር ኳስ ዋናው ግብ ዋናው አላማው ማሸነፍ ነው ለማሸነፍ ደግሞ የተለያዩ ጎሎችን ወይም ግቦችን ማስቆጠር መቻል ይኖርበታል ማለት ነው። ስለዚህ ስለ ግብ ስናወራ መጨረሻው ብዙ ጎሎችን አግብቶ ወይም ብዙ ግቦችን አግብቶ ውድድሩን በአሸናፊነት ማጠናቀቅ ነው የሚሆነው ማለት ነው። ልክ እንደዛ ሁሉ ወደ ህይወት ስናመጣው ደግሞ ግብ ይኖረናል በህይወት ስንኖር ወይም በዚህ አለም ውስጥ ስንኖር መጨረሻ ላይ መድረስ የምንፈልግበት ማሳካት የምንፈልገው መቆጣጠር የምንፈልገው የራሳችን ህይወት ማስተካከል የምንፈልግባቸው ነገሮች ይኖራሉ። ለምሳሌ የአንዱ የአንድ ሰው የህይወት ግቡ ሊሆን የሚችለው የተሻለ ህይወት መኖር የተሻለ ህይወት ለመኖር የተሻለ ቤት እንዲኖረው ማድረግ መኪና ወይም የተሻለ መኪና እንዲኖረው ማድረግ የተሻለ ወርሃዊም ሊሆን ቀናዊ ወይም ሳምንታዊ ገቢ እንዲኖረው ማድረግ እነዚህ ለአንድ ሰው የኑሮ ግቦች ሊሆኑ ይችላሉ። ስለዚህ አንድ ሰው ስለ ግብ የሚያወራ ከሆነ ከስሙ እንደምንረዳው በእንግሊዘኛው ጎል የሚባለው ነው። ስለዚህ ምንድነው መስራት የሚፈልገው ምንድነው ማድረግ የሚፈልገው የት ነው መድረስ ሚፈልገው ምን ነገሮች እንዲሟሉለት ይፈልጋል ህይወቱ ምን እንዲሆን ይፈልጋል የሚሉ ነገሮችን የሚያሟላለት መሆን መቻል አለበት ማለት ነው። ስለዚህ አንድ ሰው የተሻለ የተስተካከለ ኑሮ ለመኖር ጥሩ ገቢ ሊኖረው ይችላል ስለዚህ ጥሩ ገቢ መኖር ለሱ ወይም ለዛ ሰው ግቡ ሊሆን ይችላል ማለት ነው። ሌላው ደግሞ አንድ ሰው ጠንክሮ ይሰራል በጣም በርትቶ ይሰራል ስለዚህ በርትቶ በመስራቱ ምክንያት ባገኘው ነገር መኪና መግዛት ሊያስብ ይችላል ስለዚህ በርትቶ መስራቱ ተግባሮቹ በሙሉ ወደ ግቡ እንዲያደርሱት ነው ማለት ነው። ለዚህ ሰው ደግሞ ግቡ ምን ይሆናል ማለት ነው መኪና መግዛት ይሆናል ማለት ነው። ስለዚህ ግብ የሚባለው ነገር መጀመሪያ መድረስ የምንፈልግበትን በሀሳባችን የምናስቀምጠው ከዛ በኋላ ያንን ለማሳካት እንድንሰራ የሚያተጋን ነገር ነው ማለት ነው። ስለዚህ ብዙ አይነት ግቦች ይኖሩናል ለምሳሌ አንዳንዱ ቤት የመስራት ግብ ይኖረዋል አንዳንዱ ደግሞ መኪና የመግዛት ግብ ሊኖረው ይችላል አንዳንዱ ደግሞ ትልቅ ካምፓኒ የማቋቋም ግብ ሊኖረው ይችላል። ሌላው ደግሞ በትምህርቱ ጫፍ የመድረስ ግብ ሊኖረው ይችላል ለምሳሌ አንድ ሰው ከህፃንነቱ ጀምሮ ትምህርት ቤት ትምህርት ሲማር ግቡ ፕሮፌሰር መሆን ሊሆን ይችላል ስለዚህ ፕሮፌሰር ለመሆን ከህፃንነቱ ጀምሮ ከታች ክፍሎች ጀምሮ በደንብ ጠንክሮ መስራት እንዳለበት ያምናል። ጠንክሮ መስራት ይጀምራል ጠንክሮ ከሰራ በኋላ ወደ ሃይስኩል ሊገባ ይችላል ሃይስኩልም የተሻለ ነገር አስመዝግቦ ወደ ዩኒቨርሲቲ ሊገባ ይችላል ዩኒቨርሲቲ እየተማረ ወደ ግቡ የሚያደርሰውን መንገዶች በትክክለኛው መንገድ ይመርጥና ወደ እነዛ መስመሮች ይሄዳል ማለት ነው። ስለዚህ የዚህ ሰው ግቡ ፕሮፌሰር መሆን ከሆነ የመጀመሪያ ስራው የሚሆነው በመጀመሪያ ዲግሪ በጥሩ ውጤት መመረቅ እና ጥሩ እውቀት መያዝ ነው ከዛ በኋላ በሁለተኛ ዲግሪ በዛው ሞያ ጥሩ ውጤት መያዝ ነው ቀጥሎ ያለው ግብ እሱ ነው የሚሆነው ወደ ግቡ የሚያደርሰው መንገድ እሱ ነው ሚሆነው። ከዛ በኋላ ሁለተኛ ዲግሪውን ከሰራ በኋላ ፒኤችዲውን ወይም ዶክተሬቱን እንደዚሁ በዛው አላማ በዛው እየተማረ ባለበት መስመር ወይም ደግሞ ሞያ ሊማር ይችላል። ከዛ በኋላ ብዙ ሪሰርቾችን በመስራት የተለያዩ ተግባራትን በዛ ሙያ በማከናወን የፕሮፌሰርነትን ማዕረግ ሊያገኝ ይችላል ወይም ደግሞ የተለያዩ ምርምሮችን በመስራት የተለያዩ የአካባቢያዊ የሆኑ ተግባራት ላይ በመሳተፍ የተለያዩ ምርምሮችን እና የምርምር ውጤቶችን ለሰዎች በማሳየት ወይም ደግሞ በማሳተም እና በተለያዩ በመስመር ላይ በሚለቀቁ ሳይቶች በመልቀቅ የተለያዩ እውቀቶችን ለሰዎች ሊያስተላልፍና የምርምር ውጤቶቹ ለሰዎች ጠቃሚ መሆናቸውን እያሳየ ወደ ግቡ ይጠጋል ማለት ነው። በመጨረሻም ማሟላት ያለበትን የተለያዩ ነገሮች ካሟላ በኋላ እንደ ግብ አስቀምጦት የነበረውን የፕሮፌሰርነት ማዕረግ ሊያገኝ ይችላል ማለት ነው። ስለዚህ የፕሮፌሰርነት ማዕረግን ለማግኘት የተለያዩ ተግባራትን ማከናወን እንዳለበት ቀድሞ ነው የሚያውቀው ማለት ነው። ግቡ ፕሮፌሰር መሆን ከሆነ ፕሮፌሰር ለመሆን የሚያደርጋቸው ጥረቶች የሚያደርጋቸው ትግሎች የሚያደርጋቸው ውጣ ውረዶች ለግቡ የሚያንደረድሩት መንገዶቹ ናቸው ማለት ነው ወይም መንገዱን የሚጠርጉለት ነገሮች ናቸው ማለት ነው። ስለዚህ ግብ የምንለው መጨረሻ ላይ የምናስቀምጠው እንደ አላማ ያንን አስቀምጠን የምንለፋለት የምንደክምለት ነገር ነው

ቻው ማለት የሰላምታ ወይም ደግሞ የመሰናበቻ አይነት የሰላምታ አይነት ነው። ወይም ደግሞ የ ልክ አብሮን የነበረን ሰው ልንለየው ስንል የምናደርገው ነገር ነው። ብዙ ጊዜ ቻው የሚለው ቃል በአማርኛው የምንጠቀምበት አብሮን ከነበረ ሰው ጋር ወይም አብረን ብዙ ከቆየን በኋላ፤ ወይም ደግሞ አብረን ትምህርት ቤት ከቆየን በኋላ ሊሆን ይችላል፤ ስራ ቦታ ከቆየን በኋላ ሊሆን ይችላል ወደየቤታችን ልንለያይ ስንል፤ ወይም ደግሞ ወደየምንሄድበት ቦታ ልንለያይ ስንል ቻው በቃ ነገ እንገናኛለን ብለን የምንለያይባቸው አጋጣሚዎች አሉ። ስለዚህ ቻው የሚለውን ቃል ከሰዎች ጋር ለመሰናበት ወይም ደግሞ ከሰዎች ጋር በጊዜያዊም ሆነ በቋሚ የምንለያይበት ጊዜ ሲደርስ የምንጠቀምበት ቃል ነው ማለት ነው። ለምሳሌ አንድ የቤተሰብ አባል አብሮን የቆየ ሆኖ ነገር ግን ወደ ውጭ ሀገር ሊሄድ ቢያስብ እንሸኘዋለን እስከ ኤርፖርት ድረስ ተከትለን እንሸኘዋለን። ከሸኘነው በኋላ መጨረሻ ላይ የሚሄድበት ሰዓት ሲደርስ ቻው ብሎን ይሄዳል ማለት ነው። ወይም ደግሞ እኛ እስከ አየር ማረፊያ ድረስ ከሸኘነው በኋላ ፕሌኑ እስከሚመጣ ሚጠብቅበት ቦታ አካባቢ ይሄዳል እሱ ከዛ በኋላ ፕሌኑን ጠብቆ ሚሄድበት ቦታ ሲደርስ እኛ ቻው ብለነው ወይም ደግሞ ተሰናብተነው ወደ ቤታችን እንመለሳለን ማለት ነው። ስለዚህ አብሮን ለተወሰነ ደቂቃም ይሁን ለሰአታትም ይሁን ለቀናት አብሮን የቆየን ሰው ስንለያየው ቻው ልንለው እንችላለን ማለት ነው። ለምሳሌ ሁልጊዜም ልጆቼ ጧት ጧት ወደ ትምህርት ቤት በሚሄዱበት ወይም በምሸኛቸው ጊዜ ልክ እነሱን ትምህርት ቤት በር ላይ አድርሼ ወደ ቤቴ ልመለስ ስል ስል ቻው በቃ በኋላ እንገናኛለን ብያቸው እመለሳለሁ ማለት ነው። እነሱም ልክ ወደ ውስጥ ሲገቡ ቻው አባታችን ብለው ስመውኝ ይገባሉ ማለት ነው። ስለዚህ ቻው የሚለውን ቃል የምንጠቀመው በምንለያይበት ሰዓት ላይ የምንናገረው ንግግር ወይም ደግሞ የምናሰማው ድምጽ ነው ማለት ነው። ስለዚህ ቅድም እንዳልኩት ቻው የሚለው ቃል የመሰናበቻ የመለያያ ለጊዜያዊም ይሁን ለቋሚ ስንለያይ የምናደርገው ነገር ነው ሚሆነው ማለት ነው። የምናውቀው ሰውም ይሁን አይሁን ቻው የሚለውን ቃል ልንጠቀምበት እንችላለን። ቅድም እንዳልኩት ለምሳሌ ልጆችን ትምህርት ቤት ስናደርሳቸው ከልጆች ጋር ቻው ተባብለን ልንለያይ እንችላለን እንዲሁም በስራ ቦታችን ቆይተን ቀኑን ሙሉ አብሮን ከሰራ ጓደኛችን ወይም የስራ ባልደረባችን ጋር ስንጫወት ስናወራ ውለን መጨረሻ ላይ ከስራ ባሻገር ከስራ ሰዓት ውጪ ወደ ቤታችን በምንመለስበት ጊዜ ስንለያይ ወይም ልንለያይ ስንል ቻው በቃ ነገ እንገናኛለን ተባብለን ልንለያይ እንችላለን ማለት ነው። ስለዚህ እንደ አጠቃላይ ቻው የሚለውን ቃል ምንወስደው በመካከላችን ጥሩ ግንኙነት ኖሮ በሰላም ስንጫወት ስናወራ በስራ ላይ ተሰማርተን ውለን በመጨረሻው ሰዓት ላይ ልንለያይ የምንለያይበት ሰዓት ሁላችንም ወደየቤታችን የምንሄድበት ሰዓት ሲደርስ ቻው ተባብለን እንለያያለን ማለት ነው። ወይም ቻው የሚለው ቃል እንደ አጠቃላይ ደህና ሁኑ እንደማለት ነው። እንገናኛለን ነገን ተስፋ አድርገን ለአሁኑ ግን የነበረን ሰዓት የነበረን ጊዜ እዚህ ጋ ያበቃል ነገ እንገናኛለን የሚል ተስፋን የሚያጭርና ነገ እንድንገናኝ እና አሁን እንድንሰነባበት የሚያረግ ቃል ነው ማለት ነው። ስለዚህ ቻው የሚለውን ቃል በጣም ብዙ ሰዎች ሊጠቀሙበት ይችላሉ። አጭር እንደመሆኑ መጠን ህፃናትም ለሰአታትም ይሁን ለቀናት አብሮን የቆየን ሰው ስንለያየው ቻው ልንለው እንችላለን ማለት ነው። ለምሳሌ ሁልጊዜም ልጆቼ ጧት ጧት ወደ ትምህርት ቤት በሚሄዱበት ወይም በምሸኛቸው ጊዜ ቻው ብለው ሊሄዱ ይችላሉ ማለት ነው። ስለዚህ ይሄንን ቃል የትም ቦታ ምንጠቀምበት የትኛውም አማርኛ ተናጋሪ የሚጠቀምበት አማርኛ ተናጋሪ ብቻ ሳይሆን የብዙ ቋንቋ ተጠቃሚዎች መጨረሻ ላይ ሊለያዩ ወይም ደግሞ አብሮነታቸውን በዛ ሰዓት ሊያቆሙ ለቅጽበትም ሊሆን ይችላል ለቀናትም ሊሆን ይችላል፤ ለወራትም ሊሆን ይችላል በምንለያይበት ጊዜ ግን ለዛች ቅጽበት የምንጠቀምበት የአማርኛ ቃል ቻው የሚል ነው ማለት ነው። ስለዚህ ቻው የሚለውን ቃል ብዙ ቦታ ላይ ልንጠቀምበት እንችላለን። ለምሳሌ እኔ ወደ ሌላ ቦታ ለመስክ ስራ ወደ ውጭ የምሄድ ከሆነ ቻው ብዬ ከሰዎች ጋር ልሰናበት እችላለሁ። ይሄ ብቻ አይደለም በቃል ብቻ ሳይሆን በጽሁፍ ላይም ልንጠቀምበት እንችላለን። ለምሳሌ ለሰዎች ደብዳቤ ስንጽፍ ሀሳባችንን በደንብ ካስተላለፍን በኋላ ወይም ማስተላለፍ የምንፈልገውን ነገር ከጽፈን ከጨረስን በኋላ መጨረሻ ላይ ቻው ቻው እስከምንገናኝ በአካል እስከምንገናኝ ቻው ቻው ብለን ደብዳቤውን ልንዘጋ እንችላለን ማለት ነው። ስለዚህ ቻው የሚለው ቃል በብዙ መልኩ ልንጠቀምበት እንችላለን። አንደኛ በንግግር ልንጠቀምበት እንችላለን በሁለተኛ ደረጃ በጽሁፎች ላይም ልንጠቀምበት እንችላለን፤ የተለያዩ መተግበሪያዎች ላይ ከሰዎች ጋር እንጻጻፋለን፤ ሰላምታ እንለዋወጣለን፤ በስራ ጉዳዮች እንገናኛለን ከዛ በኋላ ንግግሮቻችንን ካቆምን በኋላ መጨረሻ ላይ መዝጊያችን የሚሆነው ቻው የሚል ነው ማለት ነው። ስለዚህ ቻው ማለት የስንብት ቃል ነው ማለት ነው።

እታች ማለት የላይ ተቃራኒ ነው። ታች የሚለው ቃል የሚገልጸው ከሁሉም ነገር በታች ማለት ነው ወይም ደግሞ ከስር ማለት ነው። ስለዚህ ብዙ ጊዜ እንደምናውቀው ታች የሚለው ነገር የትንሽን ነገር ወይም ደግሞ ዝቅተኛን ነገር የሚገልጽ ነው። ለምሳሌ የአንድን ተማሪ ውጤት ውጤቱ ታች ነው ካልን በጣም ዝቅተኛ ነው የወረደ ውጤት ነው ያለው ማለት ነው። ሌላው ደግሞ ታች የሚለውን ነገር በአጽኖት የሚገልጽልን ነገር ምንድነው? ለምሳሌ ውሃ ሲፈስ ለምሳሌ ወንዝን ብናይ ስሎፑ ወይም ደግሞ ዝቅታው እየቀነሰ ወደሚሄድበት ቦታ ነው የሚፈሰው ስለዚህ ውሃው ወደ ታች ነው የሚፈሰው ልንል እንችላለን ማለት ነው ወደ ዝቅተኛው ቦታ ነው። ያ ማለት የመሬት ስበትን ምክንያት በማድረግ ውሃው የሚፈስበት መንገድ ወደ ታች ዝቅ እያለ ወደሚሄድበት ቦታ ነው ማለት ነው። ውሃ ወደ ከፍታ ሊፈስ አይችልም። ወይም ውሃ ወደ ላይ ሊፈስ አይችልም ስለዚህ ውሃ የሚፈሰው ከላይ ወደ ታች ነው ማለት ነው። ለዛ ነው ታች የሚለው ቃል ዝቅታን የሚገልጽ ነው የምንለው ማለት ነው። ለምሳሌ እኛ እኔ የምኖርበት ቦታ ሌሎቹ ሰፈሮች ከሚኖሩበት ቦታ ትንሽ ከፍ ያለ ቦታ ነው። በዚህም አማካኝነት እታች ሰፈር ልል እችላለሁ ሌሎቹን ማለት ነው በአንጻራዊነት እኔ ከፍ ያለ ቦታ ስለሆንኩ ያለሁት ለምሳሌ አንድ ሰው ጠላ የሚሸጠው የት አካባቢ ነው ብሎ ቢጠይቀኝ ታች ሰፈር ሂድና ጠይቅ ልለው እችላለሁ ማለት ነው። ስለዚህ ታች ማለት ዝቅታ ቦታን ሊገልጽ ይችላል ከቦታ አንፃር። እንዲሁም ከውጤት አንፃር የምናየው ከሆነ ቅድም እንዳልኩት የሱ ውጤት እኮ ታች ነው ካልኩ ዝቅተኛ ውጤት ነው ያመጣው ወይም ደግሞ በአንጻራዊነት ከሌሎቹ በጣም ዝቅ ያለ ውጤት ነው ያመጣው ማለት ነው። ስለዚህ ታች የሚለው ቃል በእኩልነት ደረጃ ወይም ደግሞ በተመሳሳይ ደረጃ ዝቅ ያለ ብለን ልንገልጸው እንችላለን ማለት ነው ስለዚህ እታች የሚለውን ቃል በብዙ አይነት መልኩ መጠቀም እንችላለን ማለት ነው። ቅድም እንዳልኩት ለምሳሌ ሰማይ አለ ሰማይ ላይ ነው ያለው ታች ደግሞ ምድር አለ ማለት ነው ስለዚህ ምድርን ከሰማይ አንፃር የምናየው ከሆነ ወይም ከከፍታው አንፃር የምናየው ከሆነ እታች ብለን ልንገልጸው እንችላለን ወይም ታች ልንል እንችላለን ማለት ነው። እንዲሁም የምናስቀምጣቸውን ነገሮች ለምሳሌ ቤታችን ውስጥ ስንኖር ቆርቆሮ ላይ ያለን ነገር ላይ እንላለን መሬት ላይ ቤታችን መሬት ላይ ያለን ነገር እታች እንላለን ማለት ነው። ለምሳሌ ሶፋችንን ፍሪጃችንን ሌሎች የምንጠቀምባቸውን እቃዎች የምናስቀምጠው እታች ነው እታች ልናስቀምጥ እንችላለን በአንጻሩ ደግሞ ቁም ሳጥን የሚኖረን ከሆነ ልብሳችንን እላይ ቁም ሳጥን ላይ ልንሰቅል እንችላለን ልብሳችንን ብቻ ሳይሆን የምናበስልባቸውን ማብሰያ እቃዎች የተለያዩ የቁም መደርደሪያዎች ላይ ልናስቀምጥ እንችላለን ማለት ነው። ስለዚህ እታችንና ላይ የሚለውን በአንጻራዊ እንደዚህ ልንገልጸው እንችላለን ማለት ነው። በአጭሩ እታችንና ላይ የሚሉ ሁለቱ ቃሎች ተቃራኒ ቃሎች ናቸው። እታች ማለት ዝቅታን ለማሳየት ነው እላይ ማለት ደግሞ ከፍታን ለማሳየት የምንጠቀምበት ነው ማለት ነው። ስለዚህ እታችንና ላይ የሚሉ ቃሎችን በዚህ አይነት መልኩ ልንጠቀምባቸው እንችላለን ማለት ነው። ለምሳሌ እኛ ኳስ የምንጫወተው ታች ሄደን ነው ምክንያቱም ሜዳዎች ያሉት ታች ናቸው ታችኛው ሰፈር ኳስ የምንጫወትባቸው ሜዳዎች ስላሉ እዛ ታች እንሄዳለን ማለት ነው። ያ ብቻ አይደለም ኳስ ኳስ ስንጫወት ብዙ ጊዜ በግራና በቀኝ ወንዞች አሉ እና ኳሷ ስትመታ ወንዝ ውስጥ ልትገባ ትችላለች ወንዙ ዝቅተኛ ቦታ ላይ ያለን ነገር ነው የሚገልጸው ማለት ነው።

የመጨረሻ ቀን ስንል ደግሞ እንደሚታወቀው የመጨረሻ ቀን ማለት የሆነ ተግባር ምናከናውነው ተግባር ኖሮ ነው ወይም የምንሰራው ተግባር ኖሮ የዛ ቀን ማለቂያው ቀን ማለት ነው። ለዚህ ብቻ አይደለም በነገራችን ላይ የምንጠቀምበት ለምሳሌ አንድን የትምህርት ተቋም የትምህርት መጨረሻ ቀን ስንል ተማሪዎቹ ትምህርታቸውን ተምረው የሚቋጩበት ወይም የሚያልቅበት ቀን ለማለት ነው። ስለዚህ የመጨረሻ ቀን ስንል ወይም በእንግሊዘኛው ዴድ ላይን የምንለው ወይም ደግሞ ዴይ ዴይ የምንለው ነው ማለት ነው። ምን ማለት ነው። ለምሳሌ አንድ ዩንቨርሲቲ ተማሪዎችን ሲያስተምር ተማሪዎቹ ትምህርት የሚጀምሩበት ቀን አለ። እንዲሁም ደግሞ ትምህርትን የሚያጠናቅቁበት ቀን አለ ስለዚህ። ለልጆቹ የትምህርት ማጠናቀቂያ ወይም የመጨረሻ ቀን ያ ትምህርት ያጠናቅቃሉ ተብሎ በእቅዱ ላይ የተቀመጠው ቀን ነው ማለት ነው። እንዲሁም ደግሞ መምህራኑ ያስተማሩትን ተማሪ የሚፈትኑባቸው ቀኖች ይኖራሉ። ስለዚህ ፈተና ተማሪዎች ተፈትኖ የሚጨርሱበት ቀን ይሄም ለፈተናው የመጨረሻ ቀን ልንለው እንችላለን ማለት ነው። ከዛ ባሻገር መምህራኑ ተማሪዎቹ ትምህርታቸውን ተምረው ፈተናቸውን ተፈትነው ከጨረሱ በኋላ ውጤት የሚያስገቡበት የመጨረሻ ቀን ራሱን የቻለ ሌላ የመጨረሻ ቀን ነው ማለት ነው። ስለዚህ ይሄንን የመጨረሻ ቀን የምንለውን በብዙ አይነት መልኩ ልናስቀምጠው እንችላለን። ከትምህርት አንፃር በአሁኑ መልኩ አስቀመጥን። ተማሪዎቹ ትምህርት የሚጨርሱበት የመጨረሻ ቀን ተማሪዎች ፈተና የሚጨርሱበት የመጨረሻ ቀን መምህሩ የተማሪዎቹን ውጤት የሚያሳውቅበት የመጨረሻ ቀን መምህሩ ውጤቱን ለሬጅስትራር የሚያስተላልፍበት ቀን የመጨረሻ ቀን ሬጅስትራር ለመጨረሻ ለተማሪዎቹ ውጤት ሚያሳውቅበት እና ያለፈና የወደቀውን የሚለይበት የመጨረሻ ቀን እያልን የመጨረሻ ቀኖችን ልናስቀምጥ እንችላለን። ልክ እንደዚሁ ለህይወትም ራሱን የቻለ የመጨረሻ ቀን አለው። ለምሳሌ አንድ ሰው በአለም ላይ የሚኖርበት ቀን አለ የሚሞትበትን ቀን የዛ ሰው የመጨረሻ ቀን ብለን ስያሜ ልንሰጠው እንችላለን ወይም ዴይን ላይን ልንለው እንችላለን ማለት ነው። ስለዚህ የመጨረሻ ቀን የሚለውን ሀሳብ በብዙ አይነት መልኩ ልናስቀምጠው እንችላለን ማለት ነው።

ጁላይ ማለት የሀምሌ ወር ማለት ነው። በእኛ ስለዚህ ጁላይ የእንግሊዘኛ ቃል ቢሆንም ከእኛ ጋር ሀምሌ ከሚለው ጋር በቀጥታ የሚገናኝ ነው። ስለዚህ ሀምሌ ማለት ለኢትዮጵያውያን ወይም በእኛ ሀገር በጣም የክረምት ሰዓት በጣም ሀይለኛ ዝናብ ሀይለኛ ብርድ ያለበት ሰዓት ነው። ገበሬው ዘሩን ዘርቶ የሚንከባከብበት ሰዓት ነው። ስለዚህ ጁላይ ማለት የዝና ዝናባማ የሆነ ወር ነው። ስለዚህ ሀይለኛ ቀዝቃዛ ሀይለኛ ምናልባት በረዷማ ዝናቦች ሀይለኛ ነጎድጓዶች የሚኖሩበት ሰዓት ነው። የሀምሌ ጊዜ ወይም ደግሞ የጁላይ ጊዜ ስለዚህ በዚህ ሰዓት ብዙ ነገሮች ይቆማሉ። ለምሳሌ የግንባታ ስራዎች ይቆማሉ በጁላይ ላይ ምክንያቱም ሀይለኛ ዝናብ በሚሆንበት ሰዓት የግንባታ ስራዎችን በተለይ አርማታዎችን መስራት ስለማይቻል ማለት ነው። ስለዚህ በጁላይ ብዙ ነገሮች ይቆማሉ ማለት ነው። ከዛ ባሻገር ጁላዬ ላይ የማይከናወን ሌላው ነገር ተማሪዎች ከትምህርት ቤት የሚያርፉበት የእረፍት ጊዜያቸው ነው። ስለዚህ በጁላይ ተማሪዎች ቤታቸው ሆኖ የተለያዩ የመረጃ መሳሪያዎችን በመጠቀም ጥናታቸውን የቀጣይ ትምህርት ጥናታቸውን የሚያካሂዱበት እንዲሁም ሪፈረንሶችንም የሚጠቀሙበት አማራጭ የሆኑ ትምህርቶችን የሚማሩበት እና እንዲሁም ቤተሰቦቻቸውን የተለያዩ አካባቢዎች ሄደው የሚጠይቁበት ጊዜ ነው። ስለዚህ ጁላይ ለተማሪዎች የእረፍት ጊዜ ነው ማለት ነው። ጁላይ የወር አይነት ነው ቅድም እንዳልኩት በኢትዮጵያውያን አስራ አንደኛው ወር የምንለው ነው ወይም ደግሞ ሀምሌ የምንለው ጊዜ ነው። ስለዚህ በዚህ ወር ቅድም እንዳልኩት ገበሬው ሀይለኛ ስራ የሚሰራበት ሰዓት ተማሪው የሚያርፍበት ሰዓት መምህሩ ምናልባት የሚያርፍበት ሰዓት ምናልባት ተጨማሪ ስራ ተጨማሪ ገቢ የሚያገኝበት ስራ ልስራ ካላለ በስተቀር የሚያርፍበት ሰዓት ነው ማለት ነው። ስለዚህ በጁል ላይ ብዙ ጊዜ እረፍት ነው ማለት ነው። ከገበሬው በስተቀር ሌላው ህብረተሰብ ሌላው ማህበረሰብ በተለይ በተለይ ከትምህርት ጋር የተያያዘው ማህበረሰብ እረፍት የሚያደርግበት ሰዓት ነው። አመቱን በተለያዩ ትምህርቶች እና ውጥረቶች ላይ የሚከርምበት ሆኖ ነገር ግን ጁላይ ላይ እረፍት የሚያደርግበት ሌሎች የሚዝናናባቸውን ነገሮች የሚያደርግበት ነው ማለት ነው። ስለዚህ የጁላይ ወር ለገበሬው በጣም የከባድ ስራ ጊዜ ለተማሪው እና ለመምህሩ ደግሞ በተሻለ ጊዜ የእረፍት ጊዜ ሆኖ የሚያገለግል ነው ማለት ነው። ከዛ ባሻገር የጁላይ ወር ላይ ሀይለኛ ዝናብ ያለበት ሀይለኛ ቅዝቃዜ ያለበት ሀይለኛ በረዶ ያለበት እንዲሁም መብረቅ የሚንጸባረቅበት አይነት ሰዓት ነው። ስለዚህ ጁላይ ወር ላይ በእኛ ሀገር በተለይ በኢትዮጵያ ከፍተኛ የሆነ ዝናብ ያለበት ከፍተኛ የሆነ ቅዝቃዜ ያለበት ጊዜ ነው ማለት ነው። ስለዚህ በጁላይ ወር አለባበሳችንን ሁሉ ማስተካከል አለብን አለባበሳችንን ብቻ ሳይሆን አመጋገባችንን ሁሉ ማስተካከል ያለብን ጊዜ ነው ማለት ነው። ስለዚህ ጁላይ ወር በጣም ከበድ የሚል ወር ነው ለብቻው ሌላ ስራ ሰርተንበት አይደለም ለብቻው ወሩ ለመቆየት አየር ንብረቱን ለመቋቋም ትንሽ ከበድ የሚልበት ጊዜ ነው። ስለዚህ ቅድም እንዳልኩት ጁላይ ማለት በኢትዮጵያውያን አስራ አንደኛው ወር ነው። ስለዚህ በጁላይ ወር ምናልባት በሰባተኛው ወር ይመስለኛል በነጮቹ ለኢትዮጵያውያን ደግሞ አስራ አንደኛው ወር ነው ስለዚህ ጁላይ ማለት ሀምሌ ነው ብያለሁ ቅድም የሀምሌ ዝናብ ደግሞ በጣም ከባድ ነው። ገበሬው በጣም ብዙ የሚሰቃይበት ብርድና ዝናብ የሚፈራረቅበት ሰብሉን አዝመራውን የሚከታተልበትና የሚንከባከብበት ጊዜ ነው። ስለዚህ በጁላይ ወር እነዚህን ነገሮች ማንሳት እንችላለን ማለት ነው። ከዛ ባሻገር ቅድም እንዳልኩት በጁላይ ወር አለባበሳችንን ማስተካከል አለብን። አመጋገባችንን ማስተካከል አለብን። ስራችንን በተገቢ ሁኔታ ለማከናወን ራሳችንን መጠበቅ መቻል አለብን ማለት ነው።

ሜይ ማለት ግንቦት ወር ማለት ነው በእኛ ግንቦት ማለት ምናልባት ብዙ ጊዜ ተማሪዎች የመጨረሻውን ፈተና የሚወስዱበት ጊዜ እየተቃረበ የሚመጣበት ሰዓት ነው። ሜይ ወይም ግንቦት። በኢትዮጵያውያን ዘጠነኛው ወር ነው። ዘጠነኛው ወር ማለት ያው የኛ የዘመን አቆጣጠር ወይም አዲስ አመት የሚጀምረው ከሴፕቴምበር ነው ወይም ከመስከረም ነው የሚጀምረው። ስለዚህ ከመስከረም ጀምረን ስንቆጥር ሜይ ላይ ስንደርስ ዘጠነኛው ወር እንደሆነ ያሳየናል ዘጠነኛው ወር ማለት ደግሞ ሜይ ነው። ወይም ግንቦት ነው። ስለዚህ ግንቦት ወር ላይ ክረምቱ የሚጀምርበት በመጠኑም ቢሆን። የክረምት ስሜት የሚመጣበት ጊዜ ተማሪዎች ትምህርታቸውን ለማጠናቀቅ የሚንደረደሩበት ጊዜ ወደ የመጨረሻው ፈተና አካባቢ የሚጠጉበት ጊዜ። እንዲሁም ግንቦት ወር ላይ። እንደሚታወቀው የፀሀዩ ጥንካሬ በጣም እየጠራረ እየከበደ የሚመጣበት ጊዜ ምክንያቱም ዝናብ ሊመጣ ሲል ፀሀይ ይጠነክራል ይባላል ስለዚህ ፀሀይ የሚጠነክርበት ጊዜ ነው። የግንቦት ወር ለኔ ልዩ ወር ነው። ለዚህ ደግሞ ምክንያቴ ግንቦት የግንቦት የመጀመሪያዋ ቀን። ግንቦት ልደታ ትባላለች ግንቦት ልደታ ደግሞ የእናታችን የቅድስት ድንግል ማርያም። የተወለደችበት ቀን ልደት ነው ማለት ነው። ግንቦት ልደታ ስንል ልደት ነው ማለት ነው። ስለዚህ ሜይ የቅድስት ድንግል ማርያም የመጀመሪያ በተለይ ሜይ ዋን የቅድስት ድንግል ማርያም የተወለደችበት ቀን እንደመሆኑ መጠን አለም የዳነበት ቀን ነው ብዬ አምናለሁ። ስለዚህ ሜይ ግንቦት ነው ግንቦት ደግሞ በብዙ መልኩ ሊታወስ የሚችል ከወራት አንዱ ነው ማለት ነው። ስለዚህ ከኢትዮጵያውያን ወራት አንዱ ግንቦት ነው ማለት ነው

አፍንጫ ማለት ያው የሰውነት አካል ነው። ሰውነታችን በተለይ ፊታችን ላይ የሚኖር ነገር ወይም ያለ ነገር ነው። ስለዚህ በአፍንጫ አማካኝነት ብዙ ጊዜ የምንጠቀመው ለማሽተት ነው። አንዳንድ ሽታዎች ሲመጡ ጥሩም ሽታ ይሁን መጥፎም ሽታ ይሁን ቶሎ ብለን የዛን ሽታ አእምሮአችን የተገነዘበውን የዛን ሽታ ማጣጣም ወይም ማሰብ ማወቅ የምንችለው በአፍንጫችን ነው ማለት ነው። ስለዚህ አፍንጫ የሰውነታችን አንድ አካል ነው ከአምስቱ ህዋሳት አንዱ ነው። አምስት ህዋሳት እንዳልሆነ እናውቃለን ምናልባት ስድስተኛው ህዋስም አለ እየተባለ የሚወራ ነገር አለው። ግን አንዱ ከአምስቱ ህዋሳት አንዱ አፍንጫ ነው። ለምንድነው የምንጠቀምበት ካልን ለማሽተት ነው። የምንጠቀምበት ጥሩ መዓዛም ይሁን መጥፎ መዓዛ ወደ ሰውነታችን ሊገባ ወይም ሁኔታውን ልንረዳ የምንችለው በአፍንጫችን ነው። ብዙ ጊዜ ስለ አፍንጫ ሲወራ የሰው ልጅ የማሽተት አቅሙ በጣም ከፍተኛ ከሆነ የውሻነት ባህሩ ባህሪው ከፍተኛ ነው። ይባላል ያ ማለት ውሻ ብዙ ጊዜ ከርቀት ያሉ ነገሮችንም በአፍንጫው የት አካባቢ እንደሆኑ ወይም ደግሞ ያ ሽታ ከየት አካባቢ እንደመጣ በቀላሉ መረዳት ይችላል። ስለዚህ የሰው ልጅ ከተለያዩ እንስሳት የተለያዩ ባህሪዎችን ወስዷል ተብሎ ይታሰባል። ስለዚህ የውሻነት ባህሪው ወይም የድመትነት ባህሪው ከፍተኛ ነው ይባላል ማለት ነው። አፍንጫው ቶሎ ብሎ የተለያዩ ሽታዎችን መሳብ የሚችል አይነት ሰው ከሆነ ማለት ነው። ስለዚህ አፍንጫ ማለት ሁሉም እንስሳ ላይ ያለ የሰውነት አካል ነው ወይም ደግሞ የስሜት ህዋስ ነው። ስለዚህ በአፍንጫችን ብዙ ነገሮችን እናሸታለን በአፍንጫችን ጥሩ ነገሮችንም መጥፎ ነገሮችንም እናሸታለን ወይም ደግሞ ጥሩ ነው መጥፎ ነው የሚለውን ነገር በአፍንጫችን ካሸተትን በኋላ አይምሮአችን የራሱ የሆነ ውሳኔ ይኖረዋል ማለት ነው። ስለዚህ ብዙ ጊዜ በአፍንጫ ዙሪያ ወይም ደግሞ በመተንፈሻ አካላችን ዙሪያ የሚመጡ ችግሮች አሉ። አፍንጫችን ላይ የሚፈጠረውን ችግር ብዙ ጊዜ ሳይነስ ነው ወይም ደግሞ የመተንፈሻ ችግር አካል ነው አፍንጫችን ላይ ያለ ተብሎ ይታሰባል። ያው ብዙ ነገሮችን በአፍንጫችን በኩል እናስወግዳለን ስለዚህ አፍንጫ የሰውነት አካል ነው ማለት እንችላለን ማለት ነው

ያው ቀሚስ እንደሚታወቀው የሴቶች ልብስ ነው በሀገራችን በኢትዮጵያ በተለይ አሁን ዘመን አመጣሽ ልብሶች በደንብ እየተስፋፉ መጡ እንጂ እናቶቻችን የሚለብሱት ቀሚስ ነበር ስለዚህ ቀሚስ የሴትነት መገለጫ ተደርጎ የሚታሰብባት ውብ የሆነች ሀገር ውስጥ ነው የምንኖረው ማለት ነው ስለዚህ ቀሚስ የሴት ልብስ ነው። እንደሚታወቀው ቀሚስን የማይለብስ የኢትዮጵያዊ የለም። ግን እንደ አጠቃላይ አሁን ዘመኑ እየተለወጠ በመምጣቱ ምክንያት የምዕራባውያን አስተሳሰብ ሀገራችን ላይ እየተስፋፋ ብዙ እህቶቻችን በተለይ ወጣቶቹ አሁን የመጡት አዳዲሶቹ ሱሪን የማዘውተር ነገር እየመጣ ነው። የድሮ እናቶቻችን ቀሚስን የሚያዘጋጁት እንደሚታወቀው ከተለያዩ የሸማ ውጤቶች ነው። ለምሳሌ እናቶቻችን በየቤታቸው ጥጥ ያባዝታሉ ጥጥን ይፈትላሉ የፈተሉትን በቀለም በቀለም ይጠቀልላሉ የጠቀለሉትን ደግሞ ወደ ባለሙያዎች ወይም ደግሞ ወደ ሸማኔዎች በመሄድ የዘርፉ ባለሙያዎች ለማለት ነው። ወደዛ በመሄድ ቀሚስ ያሰራሉ ማለት ነው። ከዛ የተጠለፉ ወይም የተሰሩ በባለሙያ የተሰሩ ቀሚሶችን ደግሞ እነሱ ይለብሳሉ ማለት ነው። ስለዚህ ቀሚስ ማለት በጣም በኢትዮጵያውያን የሚወደድ ሲለብሱም የሚያምርባቸው በትክክልም ሴት ሴት የሚያስመስላቸው ውበት የሚደፋባቸው ውበት የሚሰጣቸው ልብስ ነው። እንዳልኩት አሁን ዘመን አመጣሽ ሆኖ ጨርቆች እና የተለያዩ ጥለቶች በተለያዩ ድርጅቶች ወይም ፋብሪካዎች እየተፈበረኩ ለገበያ እየቀረቡ በተለያየ አይነት መልኩ ቀሚሶች እየተሰሩ ነው። ነገር ግን በፊት በነበረው ጊዜ እናቶቻችን የእጃቸውን ስራ ነበር የሚለብሱት ማለት ነው። ቅድም እንዳልኩት የጥጥ ውጤት ውጤቶች ናቸው በክር መልኩ ወይም በጥለት መልኩ ከተጠቀለሉ ወይም እንደ ማግ ወይም ማግና ክርን በማዋቀር የዘርፉ ባለሙያዎች ወይም ቅድም ሸማኔ ብዬ ስያሜ የሰጠኋቸው ሰዎች ሰው ሰራሽ በሆነ መልኩ በጣም ድካም ያለው ስራ ሰርተው ለእናቶቻችን የሚለብሱትን ልብስ የሚያዘጋጁላቸው ማለት ነው። ስለዚህ ቀሚስ የሚሰራው በድሮ ጊዜ በድሮ ጊዜ ስንል ያን ያክል ሩቅ አይደለም አሁንም በዚህ አለባበስ የሚታወቁ እናቶች አሉ። ስለዚህ ይሄንን አለባበስ የሚለብሱ እናቶቻችን ወይም ቀሚስ የሚለብሱ እናቶቻችን በጣም ብዙ ናቸው ማለት ነው። ይሄ ብቻ አይደለም ሌሎች ልብሶችንም እነዚህ የ ባለሙያዎች በደንብ ያዘጋጃሉ ማለት ነው። ስለዚህ ቀሚስ በጣም ወሳኝ ነገር እና ለኢትዮጵያውያን መገለጫ ነው ብዬ አምናለሁ ማለት ነው።

ቅዳሜ ከሳምንቱ አንድ ቀን ነው ያ ማለት ኢትዮጵያ ውስጥ። ለእያንዳንዱ የሳምንቱ ቀናት የምንሰጣቸው ስያሜዎች እንደ ነጮቹ መንዴይ ቱስዴይ ዌንስዴይ እያልን ሳይሆን መስከ ሰኞ ማክሰኞ ሮብ ሀሙስ እያልን ነው ስያሜ የምንሰጣቸው ስለዚህ ከእነዚህ ከሰባቱ የሳምንቱ ቀናት መካከል አንዱ ቅዳሜ ነው ማለት ነው። ቅዳሜ በጣም የሚገርም ቀን ነው። በተለይ ለኢትዮጵያውያን በተለይ በተለይ ደግሞ ለመንግስት ሰራተኞች ይህንን ያልኩበት ምክንያት ከሰኞ እስከ አርብ ድረስ ከባድ ስራዎችን ስንሰራ እንቆያለን። ወይም ደግሞ አድካሚ የሆኑ የመንግስት ስራም ሊሆኑ ይችላሉ የግል ስራ ስንሰራ እንቆያለን ቅዳሜ የእረፍት ቀናችን ነው የሚሆነው ማለት ነው። ስለዚህ የእረፍት ቀን ሲመጣ ደስ የማይለው ሰው የለም። ከውጥረት ራሱን እንዲያገግም የሚያደርግበት ወይም ደግሞ እረፍት የሚወስድበት ቀን እንደመሆኑ መጠን ቅዳሜ ሁላችንም በጉጉት የምንጠብቀው ነው። ብላክ ፍራይዴይን ካሳለፍን በኋላ ወይም ደግሞ አርብን ካሳለፍን በኋላ ወደ እረፍት የምንመጣበት ቀን ስለሆነ ቅዳሜ። እኔ በበኩሌ ከምወዳቸው ቀኖች አንዱ ነው። ምክንያቱም በቅዳሜ ብዙ ጊዜ የተለያዩ ፊልሞችን ላይ እችላለሁ። የተለያዩ በቂ ጊዜ ለልጆቼ ሰጥቼ ከእነሱ ጋር ጊዜ ላሳልፍ እችላለሁ። የተለያዩ የእግር ኳስ ፕሮግራሞችን ልከታተል እችላለሁ። የተለያዩ የእረፍት ጊዜ ማሳለፊያዎችን ልጠቀም እችላለሁ። ለምሳሌ ቅዳሜ ቅዳሜ ብዙ ጊዜ ከጓደኞቼ ጋር ወይም ከቤተሰቤ ጋር ሆኜ የእግር ጉዞ ላደርግ እችላለሁ። ቀለል ቀለል ያሉ የእግር ጉዞ ራሴን የማዝናናባቸው የእግር ጉዞ ምክንያቱም ተፈጥሮ በራሷ ህይወታችንን በጣም በጭንቀት ውስጥ እንድንመራ አትፈቅድልንም በጣም አይምሮ ሲወጠር የግድ እረፍት ይፈልጋል። ሳምንቱን የተወጠረ አይምሮ ሰኞ ላይ ተመልሶ ወደ ስራ በአግባቡ መግባት እንዲችል። ዘና የሚልባቸው ጊዜዎች ያስፈልጉታል ስለዚህ እንደኛ እንደ ኢትዮጵያውያን ቅዳሜና እሁድ የእረፍት ቀኖች ናቸው። ስለዚህ ቅዳሜ ከሁሉም ጊዜ በበለጠ የምዝናናበት ቀን ነው ማለት ነው። ከዛ ባሻገር በእኛ ሀገር ገበያ የሚካሄደው ወይም ደግሞ ገበሬው ያሉትን ምርቶች ወደ ገበያ ይዞ መጥቶ ለማህበረሰቡ የሚሸጠው ቅዳሜ እለት ነው። ስለዚህ ቅዳሜ ወደ ገበያ ከሚሄድባቸው ቀኖች ወይም በዋናነት ወደ ገበያ ከሚሄድባቸው ቀኖች አንዱ ነው ማለት ነው። ስለዚህ ቅዳሜ ወደ ገበያ የሄደ ሰው ብዙ ነገሮችን ሊያገኝ ይችላል ማለት ነው።

ብዙ ጊዜ አማርኛ አልችልም የሚሉ ሰዎች በጣም ይገርሙኛል በጣም ጥሩ አማርኛ እየተናገሩ ነገር ግን አማርኛ አልችልም ብለው የሚናገሩ ሰዎች አሉ። በነገራችን ላይ አንድን ቋንቋ መቻል በጣም አስፈላጊ ነገር እንደሆነ ይታወቃል። ነገር ግን ቋንቋውን በቋንቋው መነጋገር የምንችል ከሆነ ሀሳባችንን ማስተላለፍ የምንችል ከሆነ ከሰዎች ጋር በቀላሉ መግባባት የምንችል ከሆነ ቋንቋውን እንችለዋለን ብለን ብንናገር ማጋነን አይሆንም። አሁን እኮ በዚህ ዘመን እንደሚታወቀው በምልክት እንኳን ሰው ይግባባል። በቀላሉ በምልክት ቋንቋ ብቻ ወይም ደግሞ በአይን ጥቅሻ ብቻ የምንግባባበት ዘመን ነው ያለው። ስለዚህ አማርኛን ለመቻል የተወሰኑ ቃላትን የምንችል ከሆነ ከሰዎች ጋር በቀላሉ ገበያ ሄደን ስራ ቦታ ሄደን ትምህርት ቤት ሄደን የተለያዩ ቦታዎች መግባባት የምንችል ከሆነ አማርኛ እንችላለን ብለን ብንናገር ያው ማጋነን አይሆንም ማለት ነው። ስለዚህ አማርኛ እንችላለን ማለት ነው። በነገራችን ላይ አማርኛ እየቻሉ አማርኛ አልችልም የሚሉ ሰዎች እንዳሉ ሁሉ አማርኛ ሳይችሉ ደግሞ አማርኛ እንችላለን የሚሉ ሰዎችም አሉ። ስለዚህ በብዙ አይነት መልኩ ስለ አማርኛ መቻል ልናወራ እንችላለን ማለት ነው።

አመት ማለት ደግሞ የአስራሁለቱ ወራት ስብጥር ነው። እኛ ኢትዮጵያ ውስጥ በእርግጥ አስራ ሶስተኛው ወራት ወር ጷጉሜ የምትባል አለች። ስለዚህ የነዚህ የአስራሶስቱ ወራት ስብጥር ወይም ደግሞ ጥርቅም አመት ይባላል ማለት ነው። ስለዚህ አመት ስንል መስከረም አለ። ጥቅምት፣ ህዳር አለ። ታህሳስ አለ። ጥር፣ የካቲት፣ መጋቢት፣ ሚያዚያ፣ ግንቦት፣ ሰኔ፣ ሀምሌ፣ ነሀሴ፣ መስከረም ወይም ደግሞ ነሀሴ ካልን በኋላ የአሥራ ሶስት ወር ጸጋ ነው የምትባለው ሀገራችን። ስለዚህ ጳጉሜ የምትባል ተጨማሪ አስራ ሶስተኛ ወር አለች። የነዚህ የአሥራ ሦስትቱ ወር ድምር አመት ይባላል ማለት ነው። ስለዚህ አንድን አመት በአሥራ ሁለት ወራት እንገልጸዋለን ማለት ነው። ስለዚህ አመት ሲባል ለምሳሌ አንድ ሰው አንድ አመት ሞላው የሚባለው እነዚህን አስራ ሶስት ወራት ሲያሳልፍ ነው ማለት ነው። ስለዚህ እኔ ሰላሳ አምስት አመቴ ነው ብዬ ከተናገርኩ ሰላሳ አምስት አንድ አንድ አመታት ወይም አስራ ሶስት ወራት አሳልፌያለሁ ማለት ነው። ስለዚህ እንደ አጠቃላይ አንድ ተማሪ የአንደኛ አመት ተማሪ ነው ካልን የመጀመሪያውን የሚማርበትን አመት ይዟል ማለት ነው። ሁለተኛ አመት ተማሪ ነው ስንል አንድ አመት ተምሮ ሌላ ተጨማሪ ሁለተኛ አመት በመማር ላይ ነው ማለት ነው። ሶስተኛ አመት ነው ስንል ሁለት አመታትን አጠናቆ ሶስተኛ አመቱን እየተማረ ነው ማለት ነው። ስለዚህ አንድ ተማሪ አራት አመት የሚወስድበት የትምህርት ጊዜ ከሆነ አራቱን አመት ሲያጠናቅቅ ይሄ ተማሪ የሚማርባቸውን አመታት ተምሮ ጨርሷል። ስለዚህ ለመመረቅ ዝግጁ ነው ማለት ነው። ስለዚህ አመት ስንል አስራ ሶስት ወራትን ያጠቃለለ ነው ማለት ነው። ምናልባት አንድን ተማሪ አንደኛ አመት ነው ስንል አስራ ሶስቱንም ወራት ይማራል ማለታችን አይደለም ግን ለአንደኛ አመት ተማሪ አስር የሚማርባቸው ወራት አሉ ከዛ ውስጥም የሚያርፍባቸው ጊዜዎችም ሊኖሩ ይችላሉ። ግን አንድ ተማሪ አንድ አመት ሊማር አንደኛ አመት ተማሪ ነው ስንል ወይም አንድ አመት ተማረ ስንል አስር ወራትን ብቻ ነው። ይሄ በፖሊሲ ወይም በተቀመጠለት ስኬጁል መጠን ነው። ግን አመት ስንል ግን በእርግጠኝነት ማውራት የምንችለው ስለ አንድ ሙሉ አመት የምናወራ ከሆነ በኢትዮጵያውያን አስራ ሶስት ወራት ጳጉሜን ጨምሮ አስራ ሶስቱን ወራት እያወራን ነው ማለት ነው። ስለዚህ አመት ስንል አስራ ሶስት ወራት ናቸው። በኢትዮጵያ አስተ የአመት በአመት ውስጥ የሚጠቃለሉ ወራትን ስንቆጥር ማለት ነው።

አጭበርብር ስንል አጭበረበረ ከሚለው ቃል የተወሰደ ሲሆን አጭበርብር ማለት አታል ማለት ነው ወይም ሸውድ ወይም ስረቅ ማለት ነው። ስለዚህ አጭበርብር የሚለውን ቃል የተለያዩ ቦታዎች ሰዎች ሊጠቀሙበት ይችላሉ ግን ጤነኛ የሆነ አነጋገር አይደለም አጭበርብር ማለት ሸውድ ስረቅ ዝረፍ እንደማለት ነው። እንደኔ አስተሳሰብ ማጭበርበር ጥሩ ነው ብዬ አላስብም። ግን ዝም ብለን እንደ ጨዋታ የምንቆጥረው ከሆነ ለምሳሌ ሰፈር ውስጥ የተለያዩ ጨዋታዎችን ለምሳሌ ካርታ የምንጫወት ከሆነ። በካርታ ጨዋታው አሸናፊ ሆኖ ለመገኘት ማጭበርበር የሚያስፈልግባቸው ያ ማለት ደስታን ለመፍጠር ወይም ደሞ ሰዎችን ለማሳቅ ካልሆነ በስተቀር ያን ያክል ማጭበርበር የሚለውን ሙሉ በሙሉ የሚገልጸው አይደለም። ስለዚህ አጭበርብር ከተባለ አንድ ሰው ያንን ጨዋታ ለማሸነፍ ቴክኒካል ሆነህ የሆነ ሰዎች የማያውቁት ግን ትክክል ያልሆነ ነገር አድርግ ማለት ነው። ስለዚህ አንድ ሰው አጭበርብር ከተባለ ሸውድ ወይም ስረቅ ወይም ደግሞ ሰዎች ሳያዩህ የሆነ ነገር አድርግ ማለት ነው። ስለዚህ አንድ ሰው አጭበረበረ ከተባለ አታለለ ማለት ነው። ደግሞ ዝም ብለን ስናየው ሰውን እንደሞኝ መቁጠር ወይም ደግሞ ጥሩ ነገር ሳናደርግ ሰውን በማጭበርበር ወይም ሰውን በማሞኘት የራሳችንን ጥቅም ማሳደድ እንደማለት ነው። ስለዚህ አንድ ሰው አጭበረበረ ከተባለ አታለለ ማለት ነው። ስለዚህ ማጭበርበር እንደ አጠቃላይ እንደ ጥሩ ነገር የሚቆጠር ነገር አይደለም። ስለዚህ በማጭበርበር የሚገኝ ያን ያክል ጥሩ የሚባል ጥቅም የለም ስለዚህ ማጭበርበር ያን ያክል ጥሩ ነው ተብሎ የሚታሰብ ነገር አይደለም ማለት ነው

እህት ማለት የሴት ስትሆን የአንድ አባት ወይም የአንድ እናት ወይም ደግሞ የአንድ አባቴ አንድ እናት ልጅ የሆነች ናት ማለት ነው። ለምሳሌ ለኔ እህቴ ማለት እኔ በተኛሁበት ማህፀን የተኛች የእናቴም የአባቴም የአብራክ ክፍያ ልትሆን ትችላለች ወይም ደግሞ የእናቴ ብቻ የአብራክ ክፍያ አሊያም ደግሞ የአባቴ ብቻ ያብራክፋይ ልትሆን ትችላለች። ስለዚህ ለኔ ለአባቴና ለእናቴ እኩል ቀርቤታ ልክ እንደኔ እኩል ቀረቤታ ያላት እህት ትባላለች ማለት ነው። እህት ማለት የስጋ ዝምድና ከእኔ ጋር ያላት ከእኔ አባትና ከእኔ እናት ጋር እንዲሁ የስጋ ዝምድና ያላት ናት ማለት ነው። እህት ሴት ናት እህት ሁሉም ነገር ናት ስለዚህ እህትን በብዙ አይነት መልኩ መግለጽ እንችላለን። በርግጥ ስለ እህት ስናወራ የግድ የስጋ ዝምድና ያላት ናት ተብሎ ይታሰባል ነገር ግን እህትነትን ወይም የእህትነት መንፈስን በብዙ አይነት መልኩ መፍጠር እንችላለን ማለት ነው። ለምሳሌ አንዳንድ ሰዎች ከእህት በላይ የሚቀርቡን ሰዎች ይኖራሉ ወይም ደግሞ እንደ እህት ለእኛ መስዋዕትነት የሚከፍሉ ሰዎች ሊኖሩ ይችላሉ። ስለዚህ እነዛን ሰዎች እህቴ ናቸው ልንላቸው እንችላለን። ምክንያቱም አንድ የእናቴ አባታችን ልጅ እህታችንን ልታደርግልን የምትችለውን ነገር ከሌሎች ሰዎች ማግኘት ከቻልን እነዛ ሰዎች ለእኛ ጥሩ ስሜት ያላቸው ከዛም ባሻገር የእህትነት ስሜት ያላቸው ናቸው ማለት ነው። እኔ እንደ እህቴ የምቆጥራት ከሆነ እሷ እህት የምትሆንልኝ ከሆነ ያቺ ሰው ለኔ እህቴ ናት ማለት ነው። ወይም ደግሞ እንደ እህቴ የምትንከባከበኝ ናት ማለት ነው። ስለዚህ እህት ማለት ከምንም ነገር በላይ ለወንድም የምትቀርብ ለእህት የምትቀርብ ናት። ስለዚህ እህትማማችነት ወይም ወንድማማችነት ወይም ወንድምና እህትነት በጣም ጠንካራ የሆነ በመካከላችን የዝምድና የጓደኝነት በችግር ጊዜ አብሮ የመሆን በደስታ ጊዜ አብሮ ደስታን የመካፈል አይነት ስሜትን የሚፈጥር ስለሆነ እህትነት በጣም የሆነ ግንኙነት ነው ወይም ደግሞ ትስስር ነው ብዬ አምናለሁ። ስለዚህ እህትነት ከስጋ ባሻገር በተለያዩ በስራ ሁኔታዎች ላይ በጓደኝነት ሁኔታዎች ላይ እንዲሁም በተለያዩ እንቅስቃሴዎች ላይ መገለጽ የሚችል ነገር ነው ማለት ነው። ስለዚህ እህትነት ብዙ አይነት ትርጉም ያለው ነገር ነው ማለት ነው።

ጥሬ ገንዘብ ስንል ብዙ ጊዜ ስለ ጥሬ ገንዘብ ስናወራ አሁን በዘመናችን ጥሬ ገንዘብ የሚዘዋወርበት ጊዜ በጣም እየቀነሰ የመጣበት ጊዜ ነው። ሰዎች አንዳንድ ነገሮችን መግዛት ሲፈልጉ ጥሬ ገንዘብ ይዞ መሄድን እያቆሙ የመጣበት ዘመን ነው። ምክንያቱም እያንዳንዱ ነገር በሶፍት ኮፒ የሚደረግ ነገር ስለሆነ ማለት ነው። ለምሳሌ እኔ አንዳንድ ነገሮችን ስገዛ ቀጥታ ከዚህ በፊት ጥሬ ገንዘብ ነበር ከኪሴ አውጥቼ የምሰጠው አሁን ላይ ግን ሞባይሌን አውጥቼ ለዛ ሰው በሚፈልገው አካውንት የገዛሁትን እቃ መጠን ያክል የሚያስከፍለኝን ብር በቀላሉ የምልክለት አጋጣሚ አለ ማለት ነው። ስለዚህ የጥሬ ገንዘብ ጥቅም ከጊዜ ጊዜ እየቀነሰና ገንዘብ ተሸክሞ ፊዚካሊ የሆነ ገንዘብ ተሸክሞ መንቀሳቀስ እየቀራ የመጣበት ጊዜ ነው ያለው። ስለዚህ በጥሬ ገንዘብ ግብይት አሁን ላይ በጣም እየቀረ እየተዳከመ የመጣበት ጊዜ ነው። የሶፍት ኮፒ ግብይት እየ ከፍ እያለ እየበለፀገ የመጣበት ጊዜ ስለሆነ ማለት ነው። ስለዚህ በጥሬ ገንዘብ ግብይት በጣም አድካሚ ነው። ምክንያቱም ገንዘቡን ለማግኘት መጀመሪያ ባንክ መሄድ ያስፈልጋል። ስለዚህ በኤቲኤም ካርድ ወይም ደግሞ በባንክ ቡክ ገንዘቡን ካወጣን በኋላ በኪሳችን ይዘን ሄደን መግዛት ወደምንፈልገው ነገር ላይ ኢንቨስት የምናደርግበት ወይም ከገዛን በኋላ ያንን ጥሬ ገንዘብ የምንከፍልበት አይነት ሁኔታ ነው ያለው። ይሄን ጥሬ ገንዘብን መያዝ አንዱ ትልቁ ችግሩ ለሌባ ያጋልጣል። እንዲሁም ጊዜያችንን መቆጠብ አንችልም። ያለንበት ቦታ ሆነን በሞባይላችን ብቻ ኢንተርኔትን በመጠቀም ወይም ደግሞ ሞባይል ባንኪንግ ወይም ኢንተርኔት ባንኪንግ በመጠቀም። ክፍያ መፈጸም ስንችል ጥሬ ገንዘቦችን የሚያስገድዱ ጥሬ ገንዘብ ክፍያ የሚያስገድዱ ቦታዎች ይህንን ጥሬ ገንዘብ ለማግኘት የግድ ባንክ መሄድና ጊዜያችንን ማጥፋት። ከጊዜያችን ማጥፋትም ባሻገር በሰልፎች መጨናነቅ ወይም ደግሞ ተራችን እስኪደርስ ብዙ ሰአቶችን ማባከን እና የመሳሰሉ ለምሬቶች የሚዳርገን ነገር ነው ማለት ነው። ስለዚህ ጥሬ ገንዘብን ለማግኘት ከሚያስከፍለው መስዋዕትነት ወይም የጊዜ ማባከን ጋር ተያይዞ የሞባይል ባንኪንግ እና ኢንተርኔት ባንኪንግን በመጠቀም ኑሯችንን የምናቀልባቸው አይነት አጋጣሚዎች ቢፈጠሩ በጣም ሀሪፍ ናቸው። ስለዚህ እነዚህን አጋጣሚዎች መጠቀም ያስፈልጋል ማለት ነው። እንጂ ጥሬ ገንዘብ በጣም አስቸጋሪ የሆነ ግብይት የሚፈጥር አይነት ሁኔታ ነው ማለት ነው

አሳ ከምወዳቸው ምግቦች አንዱ ነው እንደሚታወቀው አሳ ማለት የባህር ውስጥ ወይም ደግሞ የውሃ ውስጥ እንስሳ ነው። ስለዚህ ለብዙ ነገር ይጠቅማል በተለይ በተለይ ለህፃናት እንደሚታወቀው በፋርማሲዎች የአሳ ዘይት ይሸጣል ያ ማለት የአሳ ዘይት ሚወስዱ ህፃናት አክቲቭ እንደሚሆኑ ፈጣን እንደሚሆኑ የሚገልጹ የተለያዩ የጤና መጽሐፎች አሉ። ስለዚህ እነዛን መጽሐፎች በምናነብበት ጊዜ ምንድን ነው ሚሉት? አሳ ለህፃናት የሚሰጠው ጥቅም በጣም ከፍተኛ ነው። ከዛም የተነሳ ይመስለኛል የአሳ ዘይት በፋርማሲ እየተዘጋጀ ለህፃናት የጭንቅላት እድገት ተብሎ የሚሸጠው ማለት ነው። ስለዚህ እኔ አሳ በጣም ነው የምወደው። አሳ በብዙ አይነት መልኩ ይዘጋጃል እንደሚታወቀው አሳን ማጥመድ በጣም የሚያስደስተኝ ነገር ነው። እንደሚታወቀው አሳን የምናጠምደው በመንጠቆ ነው ማኑዋል በሆነው መንገድ በመጠቆ ማጥመድ እንችላለን። አጥምደን አሳዎችን በትኩስነታቸው ከውሃ እንዳወጣን የምንጠቀምባቸው ወይ የምንመገባቸው ከሆነ ለጤናችን የሚሰጡት በረከት በጣም ብዙ ነው። ስለዚህ እኔ አሳ መመገብ በጣም ነው የምወደው። በተለይ በተለይ አሳ ጥብስ አሳ ኮትሌት እና አሳ ወጥ የሚባሉ ነገሮችን በተደጋጋሚ የምጠቀምባቸውን ናቸው። በአጋጣሚ ባገኘሁበት ጊዜ ምናልባት አሁን የምኖርበት ቦታ ያን ያክል አሳ ማገኝበት ቦታ አይደለም። ግን አሳ ያለባችሁ ቦታዎች ለምሳሌ እንደነ ሀዋሳ እንደነ ባህርዳር እና የመሳሰሉ ቦታዎች ሀይቆች ያሉባቸው እና የአሳ ምርት በሰፊው ያለባቸው ቦታዎች ሲሄድ አሳን መጠቀም አዘወትራለሁ። በነዛ አካባቢ አሳን ማግኘት በጣም ቀላል ነው። አሳን በተለያየ አይነት መንገድ እናገኛለን ለምሳሌ አሁን እኔ የምኖርበት ቦታ ፋስት ፉድ በየመንገዶቹ ዳር የሚሸጥበት የሚሸጥበት አጋጣሚ አለ። ልክ እንደዚህ ሁሉ እነዛ አሳ ሚገኝባቸው አካባቢዎች ልክ እንደ ፋስት ፉድ በየመንገዱ አሳ እየተጠበሰ አሳ ኮተሌት እየተሰራ አሳ ወጥ እየተሰራ የሚሸጥባቸው ቦታዎች አሉ። ስለዚህ ያንን አጋጣሚ በመጠቀም ወደ እነዛ አይነት ሀገሮች ሲሄድ የተለያዩ የአሳ ምርቶችን በመንገድ ዳር ልጠቀም እችላለሁ ማለት ነው። እንደ አጠቃላይ የአሳ ምርት ወይም የአሳ ምግብ በጣም የምወድ ስለሆነ። አሳን በጣም ነው የምወደው አሳን ባገኘሁት አጋጣሚ ሁሉ በጣም ነው የምመገበው ማለት ነው። ስለዚህ አሳ ደስ የሚለኝ የምግብ አይነት ነው ማለት ነው። ያው የባህር ውስጥ እንስሳ እንደሆነ ቅድም ተናግሬያለሁ። ከዛ ባሻገር የአሳ ምግቦች ደግሞ የበለጠ ለጤና ተስማሚ ናቸው። በዚህ አማካኝነት የአሳ ምግብ በጣም ነው የምወደው ማለት ነው።

ልብስ ማለት አካላችንን የምንሸፍንበት ሀፍረተ ስጋችንን የምንሸፍንበት ለሰው የማይታዩ የሰውነት አካላችንን የምንሸፍንበት ጨርቅ ወይም ደግሞ ከማንኛውም ነገር የተሰራ አካላችንን የምንሸፍንበት ነገር ነው። በድሮ ጊዜ አዳም መጀመሪያ በእግዚአብሔር ሲፈጠር ልክ እንደ ልብስ ሰውነቱ ላይ የነበረው ፀጉሩ ነበር በፀጉሩ አማካኝነት ሁሉንም የሰውነቱን አካል ይሸፍን ነበር ማለት ነው። ነገር ግን አትብላ የተባለውን እፀበለስ ከበላ በኋላ የፀጉር ጸጋው ተገፈፈ ወይም ልብሱ ተገፈፈ ማለት ነው። በዚህ አማካኝነት እንደ ልብስ ሰውነቱን ወይም ሀፍረተ ስጋውን ለመሸፈን ቅጠልን ተጠቀመ ማለት ነው። ስለዚህ ልብስ ማለት እንደ አጠቃላይ በሰው ከሰውነታችን ላይ መታየት የሌለባቸው ነገሮች ለሰው ማሳየት የማይጠበቅብንን ነገሮች ሸፍነን የምናስቀምጥበት ወይም ከሰው እይታ ውጪ የምናደርግበት አንዱ መንገድ ነው ማለት ነው። ስለዚህ ልብስን በመጠቀም የተለያዩ የሰውነታችንን አካል ከመሸፈን ባሻገር ልናጌጥ እንችላለን። የተለያዩ ዲዛይኖችን የተለያዩ የልብስ አሰፋፎችን በመጠቀም ልናጌጥ እንዲያምርብን ልናደርግ እንችላለን። ስለዚህ ልብስ በጣም ወሳኝና ለመኖራችን በጣም አስፈላጊ ነገር ነው። ቤት ገመና ከታች ይባላል ልብስ ደግሞ ሀፍረተ ስጋችንን ሸፋኝ ይባላል። ስለዚህ ልብስን በመጠቀም ብዙ ነገሮች ብዙ ጥቅሞችን ልናገኝ እንችላለን። ለምሳሌ ብርድ በሚሆንበት ጊዜ ወፍራም ልብስ እንጠቀማለን በዚህም አማካኝነት ከቅዝቃዜ ከብርድ እንድናለን ማለት ነው። ቀዝቃዛ በሚሆንበት ጊዜ ልክ እንደዚህ ወፋፍራም ልብሶችን እንጠቀማለን ሞቃት በሚሆንበት ጊዜ ደግሞ ሀፍረተ ስጋችንን ብቻ የሚሸፍን ልብስ ለብሰን ሌላው አካላችንን ባዶ ልናደርግ እንችላለን። ስለዚህ ልብስ የሚለበስ ነገር እና ከተለያዩ ነገሮች ሊሰራ የሚችል ነገር ነው። ለምሳሌ ልብስ ከላስቲክ ሊሰራ ይችላል። ለምሳሌ ልብስ ከጨርቅ ሊሰራ ይችላል። ለምሳሌ ልብስ ከተለያዩ ነገሮች ሊሰራ ይችላል። ስለዚህ ልብስን በመጠቀም አካላችንን ከተለያዩ ነገሮች መጠበቅ ይኖርብናል ከፀሀይ መጠበቅ ይኖርብናል ከተለያዩ ጉዳት ለሰውነታችን ላይ ጉዳት ከሚያደርሱ ነገሮች መጠበቅ ይጠበቅብናል ማለት ነው። ስለዚህ ልብስ ማለት በጠቅላላው አካላችንን የምንሸፍንበት በልብስ አማካኝነት ጤናችንን የምንጠብቅበት እንዲሁም የምናጌጥበት የምናምርበት ነው። በልብስ አማካኝነት የተለያዩ ፋሽኖች ይመጣሉ። ስለዚህ ብዙ ፋሽን ተከታይ ሰዎች ዘመናጠን አመጣሽ ልብሶችን ይለብሳሉ። እንዲሁም የዲዛይን ሰዎች በተለይ ከልብስ ጋር ከውበት ጋር ተያይዞ ዲዛይን የሚሰሩ የዲዛይን ሰዎች ልብስን በተለያየ አይነት መንገድ እየሰሩ ለአለማችን ያስተዋወቃሉ። ስለዚህ ልብስን ከመሰረታዊ የሆኑ ነገሮችን ከመጠቀም ባሻገር ወይም ደግሞ አካላችንን ከመሸፈን ባሻገር ለማጌጫ እንጠቀምበታለን ማለት ነው። ስለዚህ የተለያዩ ዲዛይኖችን በመጠቀም ልናጌጥ እንችላለን ማለት ነው። ስለዚህ ልብስ በጣም አስፈላጊ ነገር ነው መሰረታዊ ነገር ነው። ከመሰረታዊ ነገሮች መካከል እንደምናውቀው ልብስ መጠለያና ምግብ ወሳኝ ነገሮች ናቸው። እነዚህ መሰረታዊ ነገሮች ናቸው። እነዚህ ነገሮች የማይኖሩን ከሆነ ለኑሮ ከባድ ነው የሚሆነው ወይም ዘላን ነው የምንሆነው ማለት ነው። በርግጥ በሀገራችን ልብስን የማይጠቀሙ ሰዎች አሉ የትኛውንም ማፍረተ ስጋቸውን የማይሸፍኑ ለኢንቫይሮመንቱ ግልጽ ሆነው የሚኖሩ ሰዎች አሉ። በአንጻሩ ግን ልብስን የሚጠቀሙና በልብስ የሚያጊጡ ልብስ እንዲያምርባቸው የሚያደርግ ሰዎችም አሉ ያ ማለት ልብስ ማንነታችንን የሚገልጽ እንዲሁም ደግሞ በመልበሳችን ምክንያት እንደየቦታው እራሳችንን የምንቀያይርበት ነው ማለት ነው። ለምሳሌ አንድ ተማሪ የሪሰርች ወረቀቱን ለማቅረብ ወይም ደግሞ ዲፌንስ ለማቅረብ ወደ መምህራኖቹ ጋር ሲሄድ የሚለብሰው የልብስ አይነት ሱፍ ሊሆን ይችላል። ሱፍ ሱፍ ማለት የጨርቅ ሱሪ ከላይ ሸሚዝ ከላይ ደግሞ ኮት ማለት ነው። ስለዚህ ይሄን አለባበስ ሊለብስ ይችላል። እንዲሁም ኳስ ሜዳ ሲሄድ የሚለብሰው የልብስ አይነት ማልያ ነው የሚሆነው ቁምጣና ማልያ ነው የሚሆነው። እንዲሁም ደግሞ የተለያዩ ቦታዎች በሚንቀሳቀስበት ጊዜ ማንኛውንም ሁሉስ ጂንስ በቲሸርት ሊለብስ ይችላል። ጅንስ በሸሚዝ ሊለብስ ይችላል። እንዲሁም ጅንስ በሹራብ ሊለብስ ይችላል። ስለዚህ የተለያየ አይነት ልብስ አለ ማለት ነው። ለምሳሌ አንድ ሰው በቅዝቃዜ ሰዓት ወደ ውጪ ሲወጣ ከልብሶች መካከል ወይም ከልብስ አይነቶች መካከል ብርድ ልብስ ወይም ፎጣን ብርዱን ለመቋቋም ብሎ በተጨማሪነት ሊለብስ ይችላል። በአንጻሩ ደግሞ በሞቀስጠት ሰዓት ወደ ውጪ ሲወጣ ከላይ ጃፖኒ ብቻ ሊለብስ ይችላል ወይም ቲሸርት ብቻ ሊለብስ ይችላል። ወይም ሙቀቱን ለመቋቋም ቀለል ያለ ልብስ ሊለብስ ይችላል። ስለዚህ ልብስ ማለት እንደ አጠቃላይ ከጨርቅ የተሰራ ሆኖ ሰውነታችንን ለመሸፈን የምን

ግዢ ማለት ገዛ ከሚለው ቃል የተወሰደ ሲሆን መግዛትን የሚገልጽ ነው። ለምሳሌ በተለያዩ የመንግስት ተቋማት ግዢ የግዢ ባለሙያዎች አሉ። ይሄ ማለት ለምሳሌ ያ ተቋም የሚፈልጋቸው የተለያዩ ቁሳቁሶች ይኖራሉ። ስለዚህ እነዚህን ቁሳቁሶች የሚገዙለት በግዢ እንትን የሚሉ ሰዎች ናቸው የተሰማሩ ሰዎች ናቸው። እያንዳንዱን ነገር የሚገዛው ነገር በዝርዝር ይያዛል እቅድ ውስጥ የተቀመጠ ነው። ስለዚህ ለተቋሙ በጣም አስፈላጊ ነገር ነው። በዚህም አማካኝነት ግዢ ላይ የሚሰማሩት ሰዎች በትክክል ሄደው በያዙት ዝርዝር መሰረት የሚገዙትን እቃ እያንዳንዱን እቃ ገዝተው ይመጣሉ ማለት ነው። ስለዚህ ግዢ ማለት መግዛት ወይም ደግሞ መገብየት ወይም ገበያ ውስጥ ገብቶ የሚፈልጉትን ነገር አስሶ በሚፈልጉት መጠን ገዝቶ መምጣት ማለት ነው። ቅድም እንዳልኩት ለምሳሌ አንድ ዩኒቨርሲቲ ውስጥ የሚሰሩ የግዢ ቡድኖች። ለዩኒቨርሲቲው የሚያስፈልጉ ነገሮችን ከተለያየ ቦታ ፐርፎርማ ሚባል ነገር በትነው ወይም ዝርዝር እቃዎችን በትነው አለን የሚሉ ሰዎች የሚሞሉትን ፎርም ከሞሉ በኋላ ለእነሱ የሚመቻቸውን ትክክለኛ ዋጋ የያዘውን በመምረጥ ግዢ ይፈጽማሉ ማለት ነው። ስለዚህ ግዢ መፈጸም ማለት ሊገዙ የፈለጉትን እቃ ሰብስቦ እነዛን እቃ ሚገባቸውን ዋጋ ከፍሎ እነዛ ንቃ መግዛት ማለት ነው። ለምሳሌ እኔ ብዙ ግዢ እፈጽማለሁ። ለምሳሌ በወሩ መጨረሻ ደሞዜን ከተቀበልኩ በኋላ የተለያዩ ነገሮች ለመግዛት ወደ ገበያ እወጣለሁ ስለዚህ ግዢ እፈጽማለሁ ማለት ነው። ለምሳሌ ምን ምን ገዛህ? ተብዬ ብትጠየቅ ግዢ የፈጸምኩባቸው ጉዳዮች ወይም እቃዎች ለምሳሌ ጫማ ገዝቻለሁ። ልብስ ገዝቻለሁ። ከዛ ባሻገር ለምግብነት የሚውሉ የተለያዩ ነገሮችን ገዝቻለሁ። ከእነዚህ ነገሮች ለምሳሌ የገዛኋቸው የምላቸው ነገሮች ለልጆች አስቤዛ የሚሆን ፓስታ ገዝቻለሁ መኮርኒ ገዝቻለሁ ሩዝ ገዝቻለሁ ምስር ገዝቻለሁ። እና የመሳሰሉትን ነገሮች ገዝቻለሁ ከምግብ ከምግብ ዘርፎች ማለት ነው። ከዛ ባሻገር ለትምህርት መረጃ ከሚሆኑ መሳሪያዎች ጋር ተያይዞ ደግሞ ለልጆቼ የሚሆኑ እርሳስ ገዝቻለሁ። እስኪብሪቶ ገዝቻለሁ ደብተር ገዝቻለሁ መጽሐፍ ገዝቻለሁ። እንዲሁም ደግሞ ልጆች የሚጫወቱባቸውን መጫወቻዎችን ለትንሿ ለሴቷ ልጄ የህፃናት መጫወቻዎችን ገዝቻለሁ። እንዲሁም ለወንዱ ልጄ ደግሞ የሚጫወትበት ኳስ እና የመሳሰሉ ነገሮች መኪና በሪሞት ወይም ደግሞ በማዘዣ የሚንቀሳቀስ መኪና ምናምን ገዝቻለሁ ማለት ነው። ስለዚህ ይሄ ማለት እኔ ገበያ ወጥቼ ብዙ ጊዜ ግዢ ፈጽሜ አውቃለሁ ማለት ነው። ግዢ ማለት የምንፈልጋቸውን ነገሮች መግዛት ማለት እንደሆነ አስቀድሜ ተናግሬያለሁ። ስለዚህ ብዙ ሰዎች በህይወታቸው ብዙ ነገሮችን ሊገዙ ይችላሉ ማለት ነው። በነገራችን ላይ ምድር ላይ ስንኖር ሳንገዛ መኖር አንችልም። ምክንያቱም እኛ የምንሸጠው ነገር እንኳን ቢኖረን ምንፈልጋቸው ነገሮች ብዙ ስለሚኖሩ እነዛን ነገሮች መግዛታችን ግድ ይላል ማለት ነው። ለምሳሌ ገበሬዎች ከአካባቢያቸው ያመረቱትን ምርት በአህያ ጭነው በማዳበሪያ ወይም በዶንያ አድርገው በአህያ ጭነው ወደ ከተማ ይመጡና መሸጥ ሚገባቸውን እቃ ሁሉ ይሸጣሉ ማለት ነው። ለምሳሌ ጤፍ ይዞ የመጣ ገበሬ ጤፉን በትክክለኛው ዋጋ መሸጥ ላለበት ሰው ከሸጠ በኋላ እና ገንዘቡን ከተቀበለ በኋላ ራሱ ግዢ ይፈጽማል ማለት ነው። ጤፍ የሸጠ ሰው ወይም ገበሬ ለራሱ ዘይት ሊገዛ ይችላል። ለራሱ ጨው ሊገዛ ይችላል። ለራሱ የሌሉትን ነገሮች ገዝቶ ሊሄድ ይችላል ለምሳሌ ጫማ ሊገዛ ይችላል ለምሳሌ ልብስ ሊገዛ ይችላል። ይሄ ገበሬ ምን አደረገ ማለት ነው? ግዢ ፈጸመ ማለት ነው። ስለዚህ ብዙ ጊዜ እያንዳንዱ እንቅስቃሴያችን ላይ ግዢ የሚባለው ነገር አለ ማለት ነው። መንደር ውስጥ ለምሳሌ በአካባቢያችን በምንኖርበት አካባቢ ብዙ ነገሮችን ልንገዛ እንችላለን። ለምሳሌ እኔ ከሰፈር ውስጥ ለልጆች ከረሜላ ገዝቼ አቃለሁ ወይም ከረሜላ እገዛለው። ከዛ ባሻገር የተለያዩ ነገሮች ሳሙና መርፌ ምላጭ እና የመሳሰሉትን ነገሮች ሰፈር ውስጥ ካሉ ሱቆች ልገዛ እችላለሁ። ስለዚህ ይሄ ማለት ግዢ ፈጽሜያለሁ ወይም ገዝቻለሁ ማለት ነው። የተለያዩ ነገሮችን መግዛት እንደምንችል ቅድም ተናግሬያለሁ። ለምሳሌ የተለያዩ ነገሮችን ስል ለምሳሌ ኮፍያ ልንገዛ እንችላለን። ሸሚዝ ልንገዛ እንችላለን ቲሸርት ልንገዛ እንችላለን። የተለያዩ ነገሮችን ልንገዛ እንችላለን ለህይወታችን አስፈላጊ ወይም ደግሞ ለኑሯችን አስፈላጊ የሆኑ የሆኑ ነገሮችን ልንገዛ እንችላለን። ብርድ በሆነበት ሰዓት ለምሳሌ ፎጣ ልንገዛ እንችላለን። ለሞቃት ሰዓት ደግሞ የሚያገለግሉን ጃፖኒ እና የመሳሰሉ ነገሮችን ልንገዛኝ እንችላለን ለፀሀይ መከላከያ የሚሆን ጥላ ልንገዛ እንችላለን ስለዚህ እነዚህ ነገሮች መግዛት ቻልን ማለት ግዢ ፈጸምን ማለት ነው። ስለዚህ ግዢ ማለት ይሄንን

ግባ ግባ ማለት የትእዛዝ አይነት ንግግር ነው። ገባ ከሚለው ቃል የተወሰደ ነው። የቃሉ ግንድ ገባ የሚለው ነው ገባ ማለት ደግሞ ከሆነ ቦታ ወደ ሆነ ቦታ ገባ ማለት ነው። ለምሳሌ ከውጪ ወደ ቤቱ ውስጥ ገባ ከሀገር ውጪ ወደ ሀገር ውስጥ ገባ። ከ ውጪ ወደ ክላስ ውስጥ ወይም ወደ መማሪያ ክፍል ውስጥ ገባ። ወይም ደግሞ ወደ መኝታ ቤት ገባ ስለዚህ ገባ የሚለው ቃል ወደ ሆነ ቦታ እንደሄድን ወደሆነ መጠለያ እንደገባን የሚገልጽ ነው ማለት ነው። ስለዚህ ገባ የሚለውን ቃል በተለያየ መንገድ ልንጠቀምበት እንችላለን ማለት ነው። ለምሳሌ ገባ የሚለውን ቃል አሁን እስካሁን ድረስ በገለጽኩት የሚገለጽ ሆኖ። ለምሳሌ በአካውንቴ ውስጥ ያለኝ ብር ሁለት ሁለት ሺህ ብር ቢሆን እና ተጨማሪ ሰው ተመ ተጨማሪ ብር ከሆነ ሰው በአካውንቴ ቢገባ ወደ አካውንቴ ይሄን ያክል ብር ገባ ብዬ ልናገር እችላለሁ ማለት ነው። ገባ ማለት ባለው ላይ ተጨመረ። ወይም ደግሞ ወደ አካውንቴ ተጨማሪ ብር ተጨማሪ ገንዘብ ገባ ማለቴ ነው ማለት ነው። ስለዚህ ገባ ማለት በነበረው ላይ ተጨመረ ወይም ደግሞ ባይኖርም እዛ ቦታ ላይ እንደ አዲስ ተገኘ እንደማለት ነው። ስለዚህ ገባ የሚለውን ቃል ከብዙ ነገር አንፃር ልንጠቀምበት እንችላለን ማለት ነው። ለምሳሌ በሬው ከጋጣ ወደ ጭድ ወደሚበላበት ወይም ሳር ወደሚበላበት ቦታ ገባ ልንል እንችላለን። ወይም ደግሞ ጅቡ ወደ ጫካ ውስጥ ገባ ልንል እንችላለን። ስለዚህ ገባ የሚለው ቃል ከሆነ ቦታ ወደሆነ ቦታ ቦታ ሽፍት አደረገ ወይም ቦታ ቀየረ ማለት ነው ብዬ ነው የማስበው እንደኔ ማለት ነው። ስለዚህ ገባ የሚለውን ቃል ብዙ ቦታ ልንጠቀምበት እንችላለን በብዙ ጊዜ ግን ለሰዎች የሚሆን ከሆነ ከአንድ ቦታ ወደ ሌላ ቦታ መሄዳችንን ነው ሚገልጸው። ለምሳሌ አንድ አውሮፕላን ከሆነ ሀገር ተነስቶ ለምሳሌ ከኬንያ ተነስቶ ወደ ኢትዮጵያ የሚበር ከሆነ። ልክ ከኬንያ ሲነሳ መዳረሻው የት ነው? ተብሎ ሲጠየቅ ኢትዮጵያ ስለዚህ እዛ ያለ ሰው ደውሎ ይሄ አውሮፕላን ወደ ኢትዮጵያ መግባቱን ሊጠይቅ ይችላል እንደዚህ አይነት ኮድ ያለው አውሮፕላን ኢትዮጵያ ገባ ብሎ ሊጠይቅ ይችላል። ስለዚህ ገባ የሚለውን ቃል በብዙ አይነት ወይም ደግሞ ግባ የሚለውን ቃል ከገባ ከሚለው ቃል የተወሰደ መሆኑን መረዳት ይቻላል ማለት ነው። ስለዚህ ለምሳሌ በምሽት ወደ ውጭ ወጥቼ እኔ አየር እየወሰድኩ ሊሆን ይችላል ወይም ስልክ እያወራሁ ሊሆን ይችላል። በሆነ አጋጣሚ ትንሹ ልጄ መጥቶ ወደ ውጪ ሲወጣ ወይም ከበሩ ሲወጣ ሳየው ግባ ልለው እችላለሁ። ስለዚህ እንደ ትእዛዝም ጭምር ግባ የሚለውን ቃል ልንጠቀም እንችላለን ማለት ነው። እንደዚሁ ውሻዋች ለምሳሌ ከማደሪያቸው ወደ ውጪ ሲወጡ ወይም ደግሞ ከመዋያቸው ወደ ውጪ ሲወጡ ግባ ብዬ ላስገባው እችላለሁ። ስለዚህ ግባ የሚለው ቃል ትእዛዝንም ጭምር የሚያሳይ ነው ማለት ነው። ስለዚህ በብዙ አጋጣሚ ግባ የሚለውን ቃል ልንጠቀምበት እንችላለን ማለት ነው። ለምሳሌ ኳስ እየተጫወትን ቡድን መስርተን አምስት አምስት ሆነን ብዙ ጊዜ ኳስ እንጫወታለን። ምሽት ላይ ኳስ እየተጫወትን አንድ ጓደኛችን ወይም ሁለት ጓደኞቻችን ዘግይተው ቢመጡ አንተ እዚህኛው ግባ አንተኛው አንተኛው ደግሞ እዛኛው ቡድን ግባ ብለን ሁለቱም በየቡድኖቹ እንዲገቡ ልናደርግ እንችላለን ማለት ነው። ስለዚህ ግባ ማለት ተቀላቀል የሆነ ቦታ ራስህን ይዘህ ሂድ እንደማለት ነው ማለት ነው። ስለዚህ ግባ ስንል ገባ ከሚለው ቅድም እንደተናገርኩት የቃሉ ግንድ ገባ የሚለውን የሚል ነው። ስለዚህ ገባ ከሚለው ቃል የተወሰደ ነው ማለት ነው። ግባ ማለት ይሄ ብቻ አይደለም ብዙ ነገሮች። ግባ በማለት የምንገልጻቸው ነገሮች ይኖራሉ እንደ አጠቃላይ ግን ጠቅለል ስናደርገው ግባ ስንል ገባ ከሚለው ቃል የተወሰደ ነው ማለት ነው። ይሄን ያክል ካልኩ ግባ ማለት በዚህ ሊገለጽ የሚችልበት አጋጣሚ አለ ማለት ነው።

ማታ ማለት የጨለማ ጊዜ ማለት ነው ያ ማለት ቀን ብርሃን ነው እሚሆነው ፀሀይ ትኖራለች በዚህም አማካኝነት ቀኑ ብርሃን ነው የሚሆነው። ወደ ማታ ስንመጣ ግን ጨለማው ይመጣል ማለት ነው ወይም ጨለማው ይንሰራፋል ማለት ነው። ያ ማለት ማታ የምንለው የቀን ተቃራኒ የሆነውን ሰዓት ነው ማለት ነው። ለምሳሌ ከምሽቱ ሁለት ሰዓት ጀምሮ ያለውን ሰዓት ማታ ነው እምንለው ማለት ነው። እኔ በተረዳሁት ወይም እኔ በማውቀው መንገድ ማታ የሚባለው ከምሽቱ ሁለት ሰዓት እስከ ምሽቱ አምስት ሰዓት ድረስ ያለውን ማታ እንለዋለን። ከምሽቱ አምስት ሰዓት በኋላ ያለውን ሌሊት ነው እምንለው ስለዚህ። ማታ እሚባለው የጨለማው ሰዓት የመጀመሪያዎቹ የጨለማው ሰዓት ማታ ተብሎ ሊወራ ይችላል ወይም ደግሞ ሊገለጽ ይችላል። ብዙ ጊዜ ማታ ማታ ብዙ ተግባራትን አከናውናለሁ። ማታ ከማከናውናቸው ወይም ደግሞ ከስራ ሰዓት ውጪ። በጨለማ ማታ ማታ ቤቴ ሁኜ ከማከናውናቸው ተግባሮች አንዱ ምናልባት አንዳንድ እቃዎችን ላጥብ እችላለሁ። የልጆቼን እግር ላጥብ እችላለሁ የተወሰነ ልብስ ላጥብ እችላለሁ የመሳሰሉትን ስራዎች። ማታ ማታ አከነውናለሁ ማለት ነው። ማታ ማታ ከማከናውናቸው ተግባሮች። ውስጥ ቅድም ከተናገርኳቸው በተጨማሪ ለምሳሌ ቀን የተረፉኝን ስራዎች ማታ ማታ ላከናውንና ያላገባደድኳቸው ያልጨረስኳቸው ስራዎች ካሉ ማታ ላጠናቀቅ እችላለሁ። ስለዚህ ማታ ብዙ ጊዜ መደበኛ ስራችንን የምንሰራበት ሳይሆን ቤት ሄደን ወይም ወደ ቤታችን ወደ መኖሪያችን ተመልሰን ከቤተሰቦቻችን ጋር የምንገናኝበት ሀሳቦችን የምንቀያየርበት ጊዜ ነው። እሚሆነው ስለዚህ ማታ ሲሆን ሁላችንም የቤተሰብ አባላት ወደ ቤታችን እንመለስና ቤታችን ሆነን መወያየት ባለብን ሀሳብ ላይ እንወያያለን ማለት ነው። ሌላው ማታ ማታ ከምንተገብራቸው ተግባሮች አንዱ ራሳችንን ማሳረፍ ነው። ቀን በተለያዩ ስራዎች በተለያዩ ሁኔታዎች ውስጥ ስለምናልፍ የድካም ስሜት እሚሰማን ሁኔታዎች ብዙ ናቸው። ስለዚህ ይሄንን ቀን የተሰማንን የድካም ሁኔታ የምናሳርፈው ወይም አእምሮአችንን የምናሳርፈው ከውጥረት የምናጸዳው ተፈጥሮአዊ በሆነ መልኩ ማታ ማታ በመተኛት ነው ማለት ነው። ስለዚህ ብዙ ጊዜ ማታ ማታ ዋናው ስራችን እሚሆነው መኝታ ነው ማለት ነው። የሰው ልጅ ቢያንስ ቢያንስ ስምንት ሰዓት መተኛት እንዳለበት ሀኪሞችም የዘርፉ ባለሙያዎች ይናገራሉ። ስለዚህ እኛም ሰዎች ስንባል ማታ ከሶስት ሰዓት ጀምሮ እንቅልፋችንን እንተኛለን ማለት ነው። ንጋት ላይ አስራ ሁለት ሰዓት ላይ አስራ አንድ ሰዓት ላይ ልንነሳ እንችላለን ማለት ነው። ስለዚህ ማታ እምንለው ቅድም እንዳልኩት ከሁለት ሰዓት እስከ አምስት ሰዓት ያለውን ማታ እንለዋለን። ከአምስት ሰዓት ጀምሮ ደግሞ እስከ አስር ሰዓት ድረስ ያለውን ሌሊት እንለዋለን ከአስር ሰዓት በኋላ ያለውን ደግሞ ንጋት እንለዋለን ማለት ነው። እንዲሁም ከቀኑ አስራ ሁለት ሰዓት ጀምሮ እስከ ምሽቱ ሁለት ሰዓት ድረስ ያለውን ደግሞ ምሽት እንለዋለን ማለት ነው። ስለዚህ ማታ የሚለው ቃል የሚሰራው ከስራ ሰዓት ውጪ የሆነ ብዙ ጊዜያችንን እቤት የምናሳልፈው ብሎም እረፍት የምናደርግበትና የተለያዩ ራሳችንን የምናዝናናባቸው ፕሮግራሞችን የምናዘጋጅበት ነው። ለምሳሌ ማታ ማታ እኔ ፊልሞችን ማየት እወዳለሁ። የኮሜዲ ኮሜዲ የሆኑ የተለያዩ ለምሳሌ ስታንድ አፕ ኮሜዲ አይነት ነገሮችን ማየት እወዳለሁ። ሌላው ደግሞ ማታ ማታ ልጆቼ ቀን ሲማሩ የዋሉትን መዝሙር ከፊቴ ቆመው ሊዘምሩልኝ ይችላሉ። ስለዚህ ማታ ማታ ብዙ አይነት ተግባራትን ላከናውን እችላለሁ ማለት ነው። ከዛ ባሻገር ማታ ማታ ከማከናወናቸው ተግባሮች በተጨማሪ። ቀኑ በጣም ወይም ደግሞ አየሩ በጣም የተስማማ የሚሆን ከሆነ ማታ ማታ ለምሳሌ ጨረቃ እምትኖር ከሆነ ወይም ወጣ ብዬ ሳይ አየሩ የሚመችና በጣም ነፋሻማ ካልሆነና አየሩ ተስማሚ ከሆነ ማታ ውጭ ወጥቼ አየር ልወስድ እችላለሁ። ወይም ደግሞ በርና መስኮቴን ከፍቼ ጥሩ አየር ወደ ቤቴ እንዲገባ ላደርግ እችላለሁ ማለት ነው። ስለዚህ ማታ ማታ ብዙ ተግባራትን ልናከናውን እንችላለን ቅድም እንዳልኩት። የተለያዩ በመስመር ላይ የሚለቀቁ ቪዲዮዎችን ልመለከት እችላለሁ ማታ ማታ ሌላው ማታ ማታ አዳዲስ የተለቀቁ ዘፈኖች ካሉ ላዳምጥ እችላለሁ። ሌላው ማታ ማታ ከጓደኞቼ ጋር ቻት ላደርግ እችላለሁ በተለይ በተለይ በቴሌግራም ላይ የሚደረጉ የተለያዩ ስልጠናዎች አሉ። እነዛን ስልጠናዎች የምወስደው ማታ ነው ማለት ነው። ምክንያቱም ቀን ላይ አይመችም። ቀን ላይ በመደበኛው ስራዬ ላይ ነው እምቆየው። ስለዚህ ትኩረቴን እንዳይወስድብኝ። ማታ ማታ ግን የተለያዩ ፕሮግራሞች ላይ እሳተፋለሁ ማለት ነው። ስለዚህ ከጓደኞቼ ጋራ በሰፊው ማታ ማታ አወራለሁ ማለት ነው። ከጓደኞቼ ጋር በሰፊው የተለያዩ ስልጠናዎች ላይ እንገናኛለን ማለት ነው። ከጓደኞቼ ጋር ማታ ማታ በብዙ ጉዳዮች ዙሪያ ልናወራ እንችላለን ማለት ነው ስላለንበት ሁኔታ ልናወራ እንችላለን ማለት ነው። ስለዚህ ማታ ማታ ከመደበኛው ስራችን ውጪ ብዙ ተግባራት እናከናውናለን

ልምድ ማለት ኤክስፒሪያንስ የሚለውን የእንግሊዘኛውን ቃል የሚወስድ ሲሆን ልምድ ማለት ከሁሉም ነገር በላይ ትልቅ ነገር ነው። ከእውቀትም በላይ ነው በነገራችን ላይ ልምድ ማለት ብዙ ጊዜ እኛ ፍሬሽ ማን ልክ ተመርቀን ወይም አዲስ ተማሪ ሆነን ተመርቀን ወደ ስራው አለም ስንመጣ ለስራው አለም በጣም አዲስ ነን ነገር ግን በዛ ስራው አለም ውስጥ ሆነው ብዙ አመታትን የሰሩ ልምድ ያላቸው ሰዎች አሉ። ግን እነሱ ጋር ጠጋ በማለት ልምዶቻቸውን እንዲያካፍሉን እናደርጋቸዋለን ቅድም ተናግሬዋለሁ። ልምድ ከእውቀት የሚበልጥበት ጊዜ ላይ ነው ያለነው ምክንያቱም እያንዳንዱ ነገር በልምድ የሚሰራና ከልምድ የምናገኘው ነገር ነው የሚሆነው። ስለዚህ የሰዎችን ልምድ በመጠቀም ራሳችንን ማብቃት ማጠንከር የበለጠ እንድናውቅ ማድረግ ይቻላል። ምክንያቱም ሰዎች ልምድ አላቸው ማለት በብዙ አመታት እየተዳወረ የታመቀ ብዙ እውቀት አላቸው ማለት ነው። እኛ እንደ አዲስ የምንቆፍር ከሆነ ልክ እነሱ የወሰደባቸውን አመታት ያክል ልንቆይ እንችላለን። እውቀቱን ለማወቅ ወይም ደግሞ የተሟላን ሰው በዛ ሙያ ዙሪያ ለመሆን ማለት ነው። ስለዚህ በቀላሉ እነዛ ሰዎች የወሰደባቸውን ጊዜ ያክል ሳንወስድ ከእነሱ የተለያዩ ልምዶችን ልንቀስም እንችላለን ማለት ነው። ለኔ ልምድ ትልቅ እውቀት ነው። ስለዚህ ከልምድ የምንማራቸው ነገሮች አሉ ከልምድ የምንማረው በቀን ከቀን ጊዜያችን ወይም ቆይታችን ነው። ትምህርት ደግሞ በፖሊሲ ተቀርጾ የሚሰጥና መጨረሻ ላይ ትምህርቱን ስናጠናቅቅ ውጤቱ ኤቢሲ ተብሎ ተሰጥቶ በግሬድ በጂፒኤ የሚገለጽ ነገር ነው። ልምድን ግን ከሚያውቁ ሰዎች በስራው ከቆዩ ሰዎች በመቆየታቸው ምክንያት በብዙ ውጣ ውረዶች ውስጥ ያለፉ ሰዎች ያገኙትና ያጠራቀሙት እውቀት ነው ስለዚህ ሁለቱን እውቀቶች። ስናነጻጽር ከትምህርት ቤት ያገኘናቸው እውቀቶችን እና ከልምድ የሚገኙ እውቀቶችን ስናነጻጽር ከልምድ የሚገኙ እውቀቶች በጣም ጠንካሮች ናቸው የሚያስተላልፉት መልእክት ጥሩ ነው። ስለዚህ ልምድ ካለው ሰው ጋር ተጠግተን ስራ መስራት ማለት በቀጥታ እውቀቱን በአጭር ጊዜ ለመያዝ የሚያስችለን ነው ማለት ነው። ስለዚህ ልምድ በጣም ወሳኝ ነው። ለምሳሌ ቀለል አድርጌ ለማስረዳት ብሞክር ጠዋት ጠዋት የመነሳት ልምድ አለኝ ጠዋት ጠዋት በመነሳቴ ምክንያት የማትርፋቸው ብዙ ነገሮች አሉ ስለዚህ ጠዋት ጠዋት ተነስቼ ብዙ ስራዎቼን በአግባቡ አከናውኜ በአግባቡ ወደ ስራ ቦታዬ ሳላርፍድ ሳልጨነቅ መሄድ እችላለሁ ማለት ነው። ስለዚህ ይሄንን ልምድ ያከበትኩት ለረጅም አመታት በዚህ አይነት ስራ ውስጥ በተደጋጋሚ ስላደረኩት ነው። ማንኛውም ሰው የኔን ልምድ መውሰድ የሚፈልግ መቅሰም የሚፈልግ ካለ በቀላሉ አስረድቼው በቀላሉ እንዴት ማድረግ እንዳለበት ያንን በማድረጉ ምክንያት የሚያገኘውን ጥቅም አስረድቼው። በዚህ አይነት ልማድ ውስጥ ወይም ልምድ ውስጥ መቆየት ወይም መስራት ይችላል ማለት ነው ይሄ ቀላሉ ምሳሌ ነው። ከዛ ባሻገር ለምሳሌ እኔ እንደተቀጠርኩ ከዩኒቨርሲቲ ተመርቄ ወደ ስራ አለም እንደተቀላቀልኩ መጀመሪያ የተቀጠርኩት መሰናዶ ትምህርት ቤት ውስጥ ነው መሰናዶ ትምህርት ቤት ውስጥ ስሄድ በመጀመሪያ ልክ እንደተመረቀ የመጣው መምህር እኔ ብቻ ነበርኩ ሌሎቹ ለብዙ አመታት ያስተማሩ ናቸው አስራ አምስት አመታት እና ከዛ በላይ ያስተማሩ መምህራን ናቸው። ስለዚህ እነሱን በማየት ብቻ ከአለባበሳቸው ከአነጋገራቸው ትምህርት ከአሰጣጥ ዘዴያቸው ከተማሪዎች ጋር ካላቸው ግንኙነት ጋር እንዲሁም ከፕሮቶኮላቸው ከሁሉም ነገር አንፃር ከእነሱ የወሰድኳቸው ብዙ ልምዶች አሉት ጠቃሚ ልምዶች ማለት ነው። ስለዚህ እነዚህን ጠቃሚ ልምዶች በአግባቡ በመጠቀም እውቀቴን ማስፋት እችላለሁ። እንደገና ራሴ ቆፍሬ ከማገኘው እውቀት ባሻገር እነሱ እየሰጡኝ ልምድ ከእነሱ የወሰድኳቸው ልምዶች ለኔ ብዙ ጠቅመውኛል ማለት ነው። ሌሎችም ልምዶችን እንደ ምሳሌ ማንሳት እንችላለን። ለምሳሌ በአካባቢያችን ቀድሞ ከገባ ሰው ወይም ደግሞ እኔ ከምኖርበት የጋራ መኖሪያ ቤት ቀድሞ የገባ ሰው ያለው ልምድ እና እኔ ልክ ስገባ እዛ ሳይት ስገባ ያለኝ ልምድ ይለያያል ለምሳሌ ቀድሞኝ የገባ ሰው ከብዙ ጊዜ ቆይታ አንፃር አካባቢውን በደንብ ከተረዳ በኋላ ለራሱ የሚያስቀምጣቸው ነገሮች አሉ። ለምሳሌ አካባቢን ማጽዳት ጀርባን ወይም ከቤቶቹ ጀርባ ያሉትን ቦታዎች ቆፍሮ መደብ ሰርቶ የተለያዩ ነገሮችን መትከል። የተለያዩ እንደዚህ አይነት ተግባሮችን ሊያከናውኑ ይችላል። እኔ ልክ እንደመጣሁ እነዚህን ነገሮች አላደረኳቸውም ግን እነዚህ ሰዎች ያንን ሲያደርጉ በማየቴ ምክንያት ፖዘቲቭ የሆነ ነገር ስለሆነ ከእነሱ ይህንን ልምድ በመውሰድ እኔም አካባቢዬን ማጽዳት። ይህንን ልምድ አድርጌዋለሁ ማለት ነው ያ ብቻ ሳይሆን ጀርባ አካባቢ ያሉ ቦታዎችን ኮትኩቼ ሽንኩርትና የመሳሰሉ ነገሮችን ጎመን እና የመሳሰሉ ነገሮችን የመትከል ስራዎችን ሰርቻለሁ ማለት ነው። ስለዚህ ልምድ ከእውቀት በላይ ነው

ማክሰኞ ማለት የሳምንቱ ሁለተኛው ቀን ነው። እንደሚታወቀው በእኛ በኢትዮጵያውያን የሳምንቱ ቀኖች ከሰኞ ጀምሮ እስከ እሁድ የሚዘረዘሩ ናቸው። ስለዚህ የሳምንቱ የመጀመሪያ ቀን ሰኞ ሲሆን የሳምንቱ ሁለተኛ ቀን ደግሞ ማክሰኞ ነው። የሳምንቱ ሶስተኛ ቀን እሮብ ነው ማለት ነው። ስለዚህ ማክሰኞ ስንል ማክሰኞ ማለት የሳምንቱ ሁለተኛ ቀን ነው ማለት ነው። ያ ማለት በሳምንቱ የመጀመሪያ ቀን ሰኞና በሳምንቱ ሶስተኛ ቀን እሮብ መካከል የሚገኝ ሁለተኛ ቀን ነው ማለት ነው። ስለዚህ ማክሰኞ ማለት የሳምንቱ ሁለተኛ ቀን ነው ብለን መናገር እንችላለን ማለት ነው። በእንግሊዘኛው ማክሰኞ ማለት ቲዩስ ዴይ ማለት ነው። ስለዚህ ማክሰኞ ወደየስራ ከሳምንቱ ቀናት ውስጥ የስራ የሆነ ቀን ነው። ስለዚህ ሰኞ ነው ወደ ስራ የምንመጣው። ቅዳሜና እሁድን እረፍት አድርገን ሰኞ ወደ ስራ እንመጣለን። ስለዚህ ሰኞን ሰርተን ቀጥሎ የምንሰራበት የስራ ቀን ማክሰኞ ነው ማለት ነው። ስለዚህ በማክሰኞ ሁላችንም የመንግስት ስራም ያለን መንግስት ስራ ውስጥ ንግድም ያለን ንግድ ውስጥ የምንሰማራበት ቀን ነው። ስለዚህ ከማክሰኞ ቀጥሎ እሮብ መጣል ማለት ነው። ማክሰኞ በነገራችን ላይ በጣም የምወዳት ቀን ናት። ለምንድን ነው? የምትወዳት ተብዬ ብጠየቅ የተወለድኩባት ቀን ናት። ስለዚህ ማክሰኞ በጣም ጥሩ ስሜት የምትፈጥርልኝ ደስ የምትል ቀን ናት ማለት ነው። የመጀመሪያው ቀን ሰኞ ነው። ሁለተኛው ማክሰኞ ማክ የሚልን ጨምሮ የመጀመሪያውን ቀን ሰኞን የሚወስድ ነው። ስለዚህ ማክሰኞ ስንል የሳምንቱ ሁለተኛ ቀን ከሰኞ ቀጥሎ የሚመጣ ከእሮብ ወይም ከሳምንቱ ሶስተኛ ቀን ቀድሞ የሚመጣ ነው ማለት ነው። እኔ ማክሰኞ ማክሰኞ ብዙ ጊዜ የኳስ ፕሮግራም አለኝ። ስለዚህ ማክሰኞ ማታ ላይ ወይም ምሽት ላይ ከአሥራ አንድ ሰዓት ጀምሮ እስከ አስራ ሁለት ተኩል ባለው ከጓደኞቼ ጋር ተሰብስበን ኳስ እንጫወታለን ማለት ነው። ስለዚህ ማክሰኞን ከምወድባቸው አንዱ ምክንያት ኳስ ስለምጫወት ነው ማለት ነው። እኔ ኳስ በጣም ነው የምወደው። ስለዚህ የምወደውን ነገር የማደርግባቸውን ቀኖችም እንደዚሁ በጉጉት ነው የምጠብቃቸው ማለት ነው። ስለዚህ በሳምንት ማክሰኞ ሀሙስ እና ቅዳሜ ኳስ የምጫወትባቸው ቀኖች ስለሆኑ ማክሰኞ ሀሙስና ቅዳሜን በጣም እስከሚመጡ የምጓጓባቸው ቀኖች ናቸው ማለት ነው። ምክንያቱም በዚህ ጊዜ የተለያዩ እንቅስቃሴዎች ማድረግ ጤናን መጠበቅ ነው። ስለዚህ ጤናዬን ከምጠብቅባቸው ቀኖች ደግሞ አንዱ የተወለድኩባት ቀን ማክሰኞ ናት ማለት ነው። ስለዚህ ማክሰኞ በጣም የምወዳት ቀን ናትየሳምንቱ ሁለተኛ ቀን ናት እንዲሁም ደግሞ የትዳር ጓደኛዬን ያገኘሁባት ቀን ናት። ስለዚህ ማክሰኞን የማስታውስበት የተለያዩ ምክንያቶች ስላሉኝ ማክሰኞ ለኔ የተለየ ቀን ነው ማለት ነው። ሌላው ማክሰኞ ማክሰኞ ከጓደኞቼ ጋር የምገናኝበት ቀን ስለሆነ ማክሰኞን በተለየ ሁኔታ እናከብራታለን። ኳስ እንኳን ባንጫወት ከጓደኞቼ ጋር አብረን ሆነን ወደ አንድ ሬስቶራንት ወይም ግሮሰሪ ሄደን ሻይ ቡና እያልን ቀኗን የምናከብርበት ወይም ጊዜያችንን የምናሳልፍበት ከጓደኞቼ ጋር እቅድ የያዝኩበት ወይም ስኬጁል የያዝኩበት ቀን ነው ማለት ነው። ስለዚህ ማክሰኞ የሳምንቱ ሁለተኛው ቀን ይሁን እንጂ ከስራ ሰዓት ውጪ ብዙ ጊዜ ከጓደኞቼ ጋር የምገናኝበት ቀን ስለሆነ በጉጉት የምጠብቀውና የምወደው ቀን ነው ማለት ነው። ስለዚህ በማክሰኞ ብዙ ነገሮችን አከናውኜ አውቃለሁ። ለምሳሌ ከዩኒቨርሲቲ የመጀመሪያ ዲግሪዬን ያገኘሁበት ቀን ማክሰኞ ነው እንዲሁም የሆነ ሰዓት ላይ በእግር ኳስ የክለቦች ዋንጫ የበላሁበት ቀን ማክሰኞ ነው። ስለዚህ ከማክሰኞ ጋር የተለየ የተለየ ግጥምጥሞሽ አለኝ ማለት ነው። ስለዚህ ማክሰኞ በጣም ለኔ የተለየና በተለየ መልኩ የማስታውሰው ቀን ነው ማለት ነው። ብዙ ጊዜ ስለ ማክሰኞ ሰዎች ሲያወሩ ሰኞ ላይ ከቅዳሜና እሁድ እረፍት በኋላ ሰኞ ላይ ስንመጣ በጣም በዱካክ ነው ስራችንን የምንሰራው። ነገር ግን ያው ብላክ መንዴይ እንደሚሉት ነጮቹ ማለት ነው። ነገር ግን ወደ ማክሰኞ ስንመጣ የስራ ፍላጎታችን የሚጨምርበት ጠንክረን የምንሰራበት እና በእቅዳችን መሰረት ስራችንን የምንመራበት ቀን ስለሆነ ማክሰኞ ለየት ያለ ስሜት የሚሰጠው ነው ማለት ነው። ብዙ ጊዜ ከእረፍት ቀጥታ ስንመጣ ሰኞ እለት ስራ መስራት በጣም ያስጠላናል። ነገር ግን ስሜታችን እየተስተካከለ እየተስተካከለ ማክሰኞ ወደ ትክክለኛው የስራ ስሜት እንመለሳለን። እንደዚሁ ስራችንን ስንሰራ እንቆይና እስከ አርብ ድረስ ደስተኛ ሆነን ስራችንን ስንሰራ እንቆይና ከዛ በኋላ ቅዳሜና እሁድ ሲመጣ ዘና እንላለን ማለት ነው። ተዝናንተን ከመዝናናት ቀጥታ ወደ ስራ መምጣት ትንሽ ከባድ ነው። ስለዚህ ሰኞ በጣም ከባድ የሆነ ጊዜን እናሳልፋለን። ምክንያቱም ከእረፍት ወደ ስራ መምጣት ከባድ ስለሆነ ነገር ግን ማክሰኞ ስራችንን በተሻለ ሁኔታ የምናከናውንበት የተሻለ አፈጻጸም የሚኖርበት ቀን ነው ማለት ነው። ስለዚህ ማክሰኞ ጠንክሮ የመስሪያና የስራ ፍላጎታችንም ስሜታችንም በጥሩ ሁኔታ የሚመጣበትና ብዙ ተግባራትን የምናከናውንበት ቀን ነው። ስለዚህ ማክሰኞን በብዙ መልኩ የምወደውና ጠንክሬ የምሰራበት

መብላት ሁላችንም በህይወት እያለን የምናደርገው ነገር ነው። ለመኖር የግድ መብላት አለብን ስንበላ ደግሞ ለእኛ የተፈቀዱ ለጤናችን ተስማሚ የሆኑ የምንበላቸው ነገሮች መኖር አለባቸው ማለት ነው። መብላት የሚለውን ቃል ስናነሳ የሚበሉ ነገሮች አሉ ማለት ነው። ስለዚህ ሰዎችም ይሆኑ እንስሳት እንዲሁም እጽዋት የምንመገበው ነገር አለ መብላት ማለት መመገብ ከሚለው ቃል ጋር ወይም ደግሞ በላ ከሚለው ቃል የተወሰደ ሆኖ መመገብ ከሚለው ቃል ጋር የተቀራረበ ስያሜ ያለው ማለት ነው። ስለዚህ ብዙ ነገሮችን ልንበላ እንችላለን። ለምሳሌ ከምንበላቸው ነገሮች መካከል እኛ ሰዎች ስንባል ቅጠላ ቅጠልን እንበላለን ምናልባት ቅጠላ ቅጠል በመብላት የሚታወቁት እንስሳት ሊሆኑ ይችላሉ እነዚህ ካርኒቨርስ የሚባሉ አይሚን የቅጠላ ቅጠል ወይም ደግሞ የሳር ተመጋቢ እንስሳት የሚባሉት ናቸው። ለምሳሌ እነ ላም እነ ፍየል እነ በግ እነ በሬና የመሳሰሉት የቅጠላ ቅጠልን ነገር ይበላሉ። እኛ ሰዎች ስንባል ደግሞ ያው ቅጠላ ቅጠልን መብላት እንወዳለን ለምሳሌ እነ ጎመንን እነ ሰላጣን እነ ቆስጣን እና የመሳሰሉትን ቅጠላ ቅጠል የምንመገብ አይነት ፍጡሮች ነን። ከዛ ባሻገር ደግሞ ለምሳሌ ስጋን እንበላለን በሬ አርደን ሊሆን ይችላል በግ አርደን ሊሆን ይችላል ዶሮ አርደን ሊሆን ይችላል የነዚህ እንድንበላ የተፈቀዱልንን እንስሳት በማረድ ስጋቸውን እንበላለን ማለት ነው። ይሄንን ደግሞ ከየትኛው ነው የወሰድነው? ስጋ በል እንስሳት የሚባሉ አሉ ለምሳሌ እነ አንበሳን እነ ውሻን እነ ነብርን እና የመሳሰሉትን እነ ጅብን ማንሳት እንችላለን። ስለዚህ እኛ ከእነሱ የወሰድነው ነገር አለ ማለት ነው። እነሱ አሁን ሳር ብሉ ወይም ቅጠል ብሉ ቢባሉ የሚበሉ እንስሳት አይደሉም ምክንያቱም ስጋ በል ብቻ ስለሆኑ ማለት ነው። እኛ ሰዎች ስንባል ግን ስጋም እንበላለን። ስጋም መብላት እንችላለን እንዲሁም ደግሞ ቅጠላ ቅጠለም መብላት እንችላለን። ይሄ ብቻ ሳይሆን በተጨማሪም ብዙ ነገሮችን ልንበላ እንችላለን እኛ እንድንበላ ከሚቀርቡልን ምግቦች መካከል ለምሳሌ ፍራፍሬ እንበላለን ለምሳሌ ጥራጥሬ እንበላለን ለምሳሌ እንቁላል እንበላለን የእንስሳት ተዋእጾ የሆኑ ነገር ሌሎችም ወተትና የመሳሰሉት የወተት ተዋህጾዎችን እንበላለን። ልክ እንደዚሁ አፅዋትም የራሳቸው የሆነ ምግብ አላቸው በሉ ብለን ላናወራን እንችላለን ግን ይመገባሉ የሚመገቧቸው ነገሮች የሚገኙት ከአፈር ውስጥ ነው ስለዚህ ኦርጋኒክ የሆነ አፈር ካለ ከአፈር ውስጥ የሚያገኙትን መግብ ከአየር የሚያገኙትን ምግብ እንዲሁም ውሃ ስናጠጣቸው በስራቸው አማካኝነት ምግባቸውን ይመገባሉ ማለት ነው። ስለዚህ መብላት የሚለው ቃል በላ ከሚለው የአማርኛ ቃል የተወሰደ ሲሆን መብላት ማለት ወደ ውስጣችን ምግብን ማስገባት ለረሃባችን ማስታገሻ የሚሆን ምግብን መብላት መጠቀም ወደ ሆዳችን ማስቀመጥ እንደማለት ነው። ስለዚህ በመብላታችን እንኖራለን ማለት ነው። የማንበላ ከሆነ ግን ህይወታችን አደጋ ላይ የሚወድቅ ነው የሚሆነው። አይደለም ምግብ ውሃ እንኳን የምናጣ ከሆነ በቀላሉ መኖር የምንችል አይነት ፍጡሮች አይደለንም። ስለዚህ ምግብ ለመኖራችን ትልቅ ዋስትና ያለው ነገር ነው ማለት ነው። እኔ ከምግቦቹ ውስጥ በጣም መብላት የምወደው ብዙ ጊዜ ፍራፍሬዎችን ነው በየቀኑ በየቀን ከቀን ኑሮዬ ፍራፍሬ ከቤቴ አይጠፋም። ስለዚህ በየቀኑ መብላት የምወደው ፍራፍሬ ነው ማለት ነው። ከፍራፍሬ የተዘጋጀ ጁስም መጠጣት እወዳለሁ በርግጥ ግን ፍሬውን ይዤ እየጋጥኩ መብላት በጣም ነው የሚያስደስተኝ ማለት ነው። ከዛ ባሻገር ብዙ ጊዜ ሰዎች ስጋን መብላት የሚወዱ አሉ እኔ ግን ስጋ መብላት ከሚወዱት ወገን አይደለሁም። ምክንያቱም ስጋ መብላት ብዙ ችግሮች እንዳሉት ስለማውቅ ማለት ነው። ለምሳሌ ስጋ መብላት ቶሎ የማስረጀት ነገር አለ። ስጋ መብላት ብዙ የማይመቹ ነገሮች አሉ ለጥርስ አይመችም። በዚህ ላይ ስጋው ትንሽ ከቆየ የሆነ ጠረን ስለሚያመጣ ለመብላት ትንሽ የሚያስጠላበት አይነት ሁኔታ ይፈጠራል ማለት ነው። ነገር ግን ቅድም እንዳልኩት ቅጠላ ቅጠል መብላት እወዳለሁ። በተለይ ጎመን በጣም ነው የምወደው የሀበሻ ጎመን የሚባለው ደግሞ የበለጠ የምወደው ነገር ነው። ስለዚህ ቅጠላ ቅጠል መብላት እወዳለሁ ፍራፍሬ መብላት እወዳለሁ። በእኛ በሀገራችን በኢትዮጵያ የተለመደው የምግብ አይነት ደግሞ እንጀራ ነው። ስለዚህ መብላት ከምወዳቸው ምግቦች አንዱ እንጀራ ነው የሚሆነው ማለት ነው። ስለዚህ እንጀራ መብላት በጣም ነው የሚያስደስተኝ። ምክንያቱም የኛ ባህላዊ ምግባችንም ጭምር ስለሆነ የምናዘወትረውም ነገር ስለሆነ ማለት ነው። ስለዚህ ከእንጀራ የሚገኙ ብዙ ጥቅሞች አሉ። በተለይ ቀዩን ጤፍ በምንበላበት ወይም ከቀይ ጤፍ የተዘጋጀ እንጀራ በምንበላበት ጊዜ ለሰውነታችን ብዙ ጥቅሞች ነው የሚሰጡን አይረን የሚባለውን ንጥረ ነገር ከዛ ላይ ልናገኝ እንችላለን ማለት ነው። ስለዚህ መብላት እኔ በጣም ነው የሚያስደስተኝ። በመብላት ጤናዬን የምጠብቅባቸው

ቆንጆ ማለት ያው እንደየአመለካከታችን የሚለያይ ነገር ነው ቁንጅና በተለያየ አይነት መልኩ ሊገለጽ ይችላል። ለምሳሌ ለአንዱ ሰው ቆንጆ የሆነው ለሌላ ሰው ምናልባት ቆንጆ ላይሆን ይችላል። በአንድ ላይ ግን ያው ጠቅለል አድርገን ስናየው ቆንጆ ማለት ጥሩ ነገር የሚወደድ ነገር የሚስብ ነገር ያለው ለየት ያለ ነገር ያለው እንደማለት ብለን ልንወስደው እንችላለን። ለምሳሌ አንዳንዱ ወደ ሰው ከወሰድነው አንዳንዱ ጠይም ልጅ ለሱ ቆንጆ ሊሆን ይችላል አንዳንዱ ደግሞ ቀይ ልጅ ካልሆነ በስተቀር ለሱ ቆንጆ የለም። ስለዚህ ቆንጆ የምንለው አንጻራዊና እንደየግለሰቡ የሚመዘን ነገር ነው ማለት ነው። ስለዚህ ቁንጅና እንደየሰው የሚመዘንና ሰው በራሱ አመለካከትና በራሱ አስተያየት የሚሰጠው ስያሜ ነው ማለት ነው። ለምሳሌ ይሄ ልጅ በጣም ቆንጆ ነው አፍንጫው ሰልካካ ነው ይባላል። ያ ልጅ ግን ምናልባት ቆንጆ ነው ላለው ሰው ነው ቆንጆ ሊሆን የሚችለው እንጂ ለሌላ ሰው ቆንጆ በሚባል ደረጃ ላይሆን ይችላል ማለት ነው። ስለዚህ ቁንጅና እንደየግለሰቡ የሚለያይ ነገር ነው ማለት ነው። በነገራችን ላይ ቁንጅናን በብዙ አይነት መልኩ ለያይተን ልናየው እንችላለን። አንዳንዱ ውጫዊ ቁንጅናን ቆንጆ የሚል ሲሆን አንዳንዱ ደግሞ ውስጣዊ ቁንጅናን ቆንጆ የሚል አለ። አንዳንዱ የውጫዊ መልኩ ያን ያክል ብዙ የማያስደስት ሆኖ እያለ ነገር ግን በባህሪ ለሁሉም የሚመች ከሁሉም ጋር የሚግባባ ከሁሉም ጋር ሁሉን ነገር ማድረግ የሚችል የሰው መውደድ ያለው አይነት ሰው ሊሆን ይችላል በባህሪው ምክንያት ማለት ነው። ስለዚህ ይሄን ሰው ውስጣዊ ቁንጅና አለው ልንል እንችላለን። በአንጻሩ ደግሞ አንዳንዱ ውጫዊ የሆኑ አካላትን አይቶ የሰውን ቁንጅና በዛ መልኩ ሊገልጽ ይችላል። ስለዚህ ቅድም እንዳልኩት ቁንጅና እንደየግለሰቡ አመለካከት ነው ያልኩት ለዛ ነው። ለምሳሌ ቁንጅናን ከሰው ወጣ አድርገን ስናየው ትላንትና የሆነ ሰውዬ መኪና ገዛ። ያ ያቺ የገዛት መኪና እኔ ሳያት በጣም ነው ደስ ያለችኝ ቀይ ከለር ነው ያላት እንደ ቪትስ አይነት ናት። ስለዚህ በጣም ቆንጆ መኪና ገዛ ብዬ እኔ አወራሁ። ከዛ በኋላ አንድ ጓደኛዬ አየና ይቺ ደግሞ ምኗ ነው ቆንጆ? ምንም ቆንጆ አይደለችም እንደውም ታስጠላለች አለ። ስለዚህ ቁንጅና ቅድም እንዳልኩት እንደየአመለካከታችን ነው። ለምሳሌ ቁንጅናን ለመለካት ከለርን የሚመርጥ ሰው አለ። ቁንጅናን ለመለካት ቁመትን የሚመርጥ ሰው አለ ቁንጅናን ለመለካት አይንን የሚመርጥ ሰው አለ። ስለዚህ ቆንጆ ለማለት ግንባርን ፀጉርን የሚመለከት ሰው አለ ስለዚህ ይሄ የሚያሳየው እያንዳንዳችን ለተለያዩ ነገሮች የምንሰጠውን ቦታና አመለካከት የሚወስን ነው ማለት ነው። ስለዚህ ቁንጅና እንደየግለሰቡ የሚወሰን ነገር ነው። ለምሳሌ እኔ እጅ ጽሁፌ ወይም ስጽፍ በጣም አሳምሬ ቆንጆ አድርጌ ነው የምጽፈው። የሆነ ጓደኛዬ ደግሞ ይነበብ እንጂ የትኛውም አይነት ጽሁፍ ቢጽፍ ለሱ ጥሩ ነው። ስለዚህ ቁንጅና ሲገለጽ ያው ብዙ ነገሮች ከጀርባው አሉ ጥራትን ይመለከታል። ከዛ ባሻገር ደግሞ ከጥራት ባሻገር ደግሞ ሰዎች ያንን ነገር አይተው የጠርቶ የተሰራም ቢሆን ያንን ነገር አይተው ቆንጆ ስለመሆኑ ማረጋገጫ መስጠት አለባቸው። እንደ አጠቃላይ ግን ሰዎች ስለ ቁንጅና ሲያወሩ የግል አመለካከት እንጂ ሁሉም ነገር ቆንጆ ነው ብዬ አምናለሁ። ለምሳሌ የሰው ልጅ ሲፈጠር በሥላሴ አምሳል ወይም በፈጣሪ አምሳል የተፈጠረ ስለሆነ ሁሉም ሰው ለራሱ ቆንጆ ነው የራሱን ውበት የሚጠብቅባቸው መንገዶች አሉ። ለምሳሌ እኔ የኔ ቁንጅና ጤንነቴ ነው ብዬ ላስብ እችላለሁ። የሆነ ጓደኛዬ ደግሞ ለሱ ቁንጅናው ፀጉሩ ነው ፀጉሩ በጥሩ አይነት ሁኔታ የመጣ ስለሆነና ሲያዩት ደስ የሚል ስለሆነ ለሱ ቁንጅናዬ ፀጉሬ ነው ብሎ ሊያስብ ይችላል። አንድ እህታችን ደግሞ አለች የእሷ ቁንጅናዋ ጥርሷ ነው ወይም ጥርሴ የኔ ቁንጅና መለኪያ ነው ብላ ታስባለች። አንድ ጓደኛዬ ደግሞ አለ። ቁመቱ በጣም ረጅም ስለሆነ ረጅም ሰው ቆንጆ ነው ብሎ ያስባል። ስለዚህ ቁንጅና ሲለካ በቁመት ነው ብሎ ሊያስብ ይችላል ማለት ነው። ስለዚህ እያንዳንዱን ነገር ለየራሱ ስያሜና ስም አበጅተንለት ይሄ ነገር ቆንጆ ነው ይሄ ነገር ቆንጆ አይደለም ልንል እንችላለን ማለት ነው። ለምሳሌ ከብት ገበያ ሄደን ከብት ልንገዛ ቆንጆ ከብት ገዝታችሁ ኑ ብለው ልከውን ለእኛ ቆንጆ የምንለው ከብት። አንደኛ በጣም የወፈረ ሁለተኛ ደግሞ ከለሩ ቀይ የሆነ ሶስተኛው ቀንዱ ትልልቅ ያልሆነ በአራተኛ ደረጃ ደግሞ አንገቱ ረዥም የሆነ ከብት። ለእኛ ቆንጆ ነው ብለን አሰብንና ያንን ከብት ገዝተን ወደ ቤታችን ተመልሰን መጣን ማለት ነው። ከብቱን ይዘን ስለዚህ ከብቱን ሲያዩት ሰዎች አልወደዱትም ስለዚህ ያ ከብት ቆንጆ የሆነው ለእኛ ነው ማለት ነው። ለነዛ ሰዎች የዛን ከብት ቁንጅና ልናስረዳቸው በምንም ተአምር አንችልም ማለት ነው። ምክንያቱም እነሱ ከብት ቆንጆ ነው ለማለት ያስቀመጡት ጭንቅላታቸው ውስጥ የራሳቸው የሆነ ክራይቴሪያ ስላለ ማለት ነው። ስለዚህ ቅድም እንዳልኩት ቁንጅና የሚለካው በግለሰቡ አመለካከት ነው ማለት ነው። ስለዚህ ቆንጆ